አመሰግናለሁ። መስኮትህን ክፍት ትተዋለህ ወይ ነው? መስኮቴን ብዙ ጊዜ ቀን ላይ ከሆነ ክፍት አድርጌ ነው የምወጣው። ለምንድነው ክፍት አድርጌ የምወጣው? አየር ንጹህ አየር እንዲገባ ነው በዋናነት ምናልባት ሙሉ ቀን ክፍት አድርጌ ላልተው እችላለሁ። የምከፍትበት የተወሰነ ሰዓት ሊሆን ይችላል ምናልባት በጠዋት ምግብ ሰርቼ ከሆነ ለቁርስም ይሁን ውስጥ ያለው አየር እንዲወጣ ምን አደርጋለሁኝ ክፍት አድርጌ የምተውበት አጋጣሚ ይኖራል ማለት ነው። ያ ከሆነ በኋላ ስመለስ ከስራ ወደ ምሳ ስመለስ ምን አደርጋለሁ ያ አየር ሙሉ በሙሉ ከወጣ በኋላ ስወጣ ደግሞ ወደ ስራ ስወጣ መልሼ ዘግቼም ወደ ስራ የምመለስበት አጋጣሚ ይኖራል ማለት ነው። ነገር ግን መስኮቴን ሌሊት ላይ ክፍት አልተውም። ለምን ቢባል ሌሊት ላይ ብዙ ነገሮች አሉ በመስኮት ሊገቡ የሚችሉ በተለይ የምኖርበት አካባቢ የጋራ መኖሪያ ቤት ስለሆነ አንደኛ ለስርቆትም ተጋላጭ ሊሆን ይችላል መስኮት ክፍት አድርገን በተኛው ቁጥር፣ ሁለተኛም የተለያዩ እንስሳቶች የተለያዩ እንስሳቶች ክፍቱን መስኮት ተጠቅመው የሚገቡበት ሁኔታ ይኖራል ማለት ነው። ስለዚህ ይሄን ይሄን ለመከላከል ብዙ ጊዜ ምንድነው የማደርገው ሌሊት ላይ በጭራሽ በጭራሽ ክፍት አልተውም። ቀን ላይ ግን ሙሉ ቀንም ባይሆን በተወሰነ ደረጃ የተወሰነ ደቂቃ ያክል ወይንም የተወሰነ ሰዓት ያክል ክፍት አድርጌ እተዋለሁ ማለት ነው። ነገር ግን ብዙ ሰዎች ላይ የምታዘበው ነገር አለ። ምንድነው መስኮታቸውን ክፍት አድርገው በዛው የመዋል በዛው የማደር ስራ ቦታ ላይም በተመሳሳይ ስራ ቦታቸው ላይ ያሉትን መስኮቶቹን ሳይዘጉ ወደ ቤት መሄድ ክፍት አድርጎ ወደ ቤት መሄድ። ከዛ በኋላ ተመልሶ ደግሞ ወደ ቢሮ መጥቶ ከጥበቃዎች ጋር መጨቃጨቅ እቃዎች ሲጠፉ ወይንም ስርቆት ተጋጭ ሲሆኑ ብዙ ጓደኞቼ እንደዚህ አይነት ችግር አጋጥሟቸዋል። ረስተው ክፍት አድርገው መስኮታቸውን ከስራ ቦታ ወደ ቤት ይሄዳሉ። ወደ ቤት ከሄዱ በኋላ ደግሞ ምንድነው የሚያጋጥማቸው ነገር ጥበቃዎች በሚፈትፉበት ሰዓት መስኮቱ ክፍት ነው አይደለም ወይንም በሩ ተዘግቷል አልተዘጋም የሚለውን በሚያዩበት ሰዓት ክፍት ሆኖ በሚያገኙበት ሰዓት ለዛ ሰው ደውለው ከቤት ወደ ስራ ቦታ አስመጥተው ስራ ቦታ ላይ ያሉትን መስኮቶች እንዲዘጋና ተመልሶ እንዲሄድ የሚያደርጉበት ሁኔታ ይኖራል ማለት ነው። ስለዚህ መስኮት ክፍት ስንተው ጥንቃቄ ማድረግ አለብን። ምንድነው እንደኛ ለስርቆት ተጋላጭ ነን ወይ ለስርቆት ተጋላጭ የምንሆን ከሆነ መስኮትን ክፍት አድርጎ መተው አይመከርም። ባለንበት ሰዓት ቤት ውስጥ ቁጭ ብለን በምንውልበት ሰዓት መስኮታችን ክፍት አድርገን ብንውል ደግሞ በጣም ተመራጭ ነው የሚሆነው። ለምን ቢባል ለረጅም ሰዓት ክፍት አድርገን መስኮታችን ቤት ውስጥ ስንሆን ከቆየን፣ አንደኛ ለሌባ ተጋላጫ የአይሆንም አንሆንም፣ ሁለተኛ ቤት ውስጥ ያለውን የታፈነ አየርም በሚገባ መስኮቱን እስከመጨረሻው ከፍተን ማስወጣት ስለምንችል ስለዚህ ምን ማድረግ እንችላለን ማለት ነው መስኮታችን ክፍት አድርገን መተው እንችላለን። በተለይ በተለይ ቤት በምንውልበት ሰዓት ወይንም ሰፈር በምንውልበት ሰዓት መስኮታችን ክፍት አድርገን መዋሉ የተሻለ ነው የሚሆነው። ከዛ ውጪ ግን እርግጠኛ የማንሆን ከሆነ ቀልድ ላይ ለስርቆት ተጋላጭ የምንሆን ከሆነ የተለያዩ እንስሳት በመስኮታችን አማካኝነት ወደ ውስጥ የሚገቡ ከሆነ እና ጉዳት የሚያደርሱ ከሆነ ወይንም ቤት ውስጥ ያለውን የሚበላም ነገር፣ የሚጠጣም ነገር ወይንም እቃዎቻችንን ቢሰብሩ የሚጎዱ ከሆነ ግን በተቻለ መጠን ምን ማድረግ ይኖርብናል ማለት ነው መስኮታችን ዝግ አድርገን መምጣት ይኖርብናል። በተለይ በተለይ ደግሞ ስራ ቦታ ላይ ከስራው ውለን ወደ ቤት በምንሄድበት ሰዓት መስኮት ክፍት አድርጎ መሄዱ አስፈላጊ አይሆንም። ለምን ስራ ቦታችን ላይ የምናስቀምጣቸው የተለያዩ መረጃዎች ስለሚኖሩ እነዛ መረጃዎች ለስርቆት ተጋላጭ ይሆናሉ። ለስርቆት ተጋላጭ ከሆኑ ደግሞ ምንድን ነው የሚፈጠረው ምንፈልጋቸውን መረጃዎችን እናጣለን ማለት ነው። ስለዚህ እነዚህን አይነትና ስናመሰል ችግሮችን ለመከላከል ሲባል መስኮታችን ክፍት የምናደርግበትን ሰዓት ብንወስን ጥሩ ነው የሚሆነው ማለት ነው ይሄን ነው ለማለት የምፈልገው አመሰግናለሁ በዚህ ርዕሰ ጉዳይ ዙሪያ።

አመሰግናለሁ ስልጠና ትወስዳለህ ነው የሚለው እርሳ ጉዳዩ? ስልጠና አዎ እወስዳለሁ። ብዙ ሰውም ስልጣና እንዲወስድ አበረታታለሁ በነገራችን ላይ ለምንድነው የማበረታተው? አንድ ጊዜ በሆነ በምንፈልገው ሙያ ላይ ከተሰመራን በኋላ ያ ነገር ቋሚ ሆኖ አይቀጥልም እንደሚታወቀው ከጊዜ ጊዜ የሚቀየሩ ነገሮች አሉ። እኛ ምናልባት የጨረስንበት ወይንም የተማርንበት ጊዜ ከአስር አመት ከሃያ አመት በፊት እና አሁን ያለው ቴክኖሎጂ አንድ ላይሆን ይችላል። ስለዚህ ራሳችን እያሻሻልን እያሻሻልን ከጊዜ ጊዜ መሄድ አለብን። ራሳችን ራሳችን ለማሻሻል ደግሞ ከጊዜ ጊዜ? ለመሄድ ምንድነው የሚጠበቅበት ስልጣኖችን መውሰድ ይጠበቅብናል። አዳዲስ ነገሮች በመጡ ቁጥር ወይንም ብዙ አዳዲስ ነገሮች በተፈጠሩ ቁጥር ራሳችን ከዛ ጋር ማገናኘት አለብን። ከዛ ውጪ ከገበያ ውጪ ነው የምንወጣው። ለምን ቢባል? ከዘመኑ ሰው ጋር ተወዳዳሪ ካልሆን። ስራችን በሚገባ ካልከውን የሚጠበቅብንን ስራ በአግባቡና በሰአቱ በሰአቱ ፍጥነት ወሳኝ ስለሆነ። እሱን ካልሰራህ ወደፊት አስቸጋሪ ነው የሚሆነው ማለት ነው። ስለዚህ ይሄን ለመከላከል ሲባል ስልጠና አስፈላጊ ነው። በየትኛውም ደረጃ ነው በየትኛውም ደረጃ ይኖረን የትኛውም አይነት የምስክር ወረቀት ይኖረን። ስልጠና መውሰድ አስፈላጊ ነው የሚሆነው። ስልጠና በወሰድን ቁጥር ራሳችን እያሻሻልን ነው የምንሄደው ማለት ነው። ይሄ ብቻ ሳይሆን ከሙያ ጋር የተያዙት ነገሮች ብቻ አይደሉም። ከህይወታችን ጋር በተያያዘም ስልጣኖች መውሰድ አለብን ብዬ አስባለሁኝ። ለምሳሌ አንድ ሰው እንዴት ህይወቱን መምራት እንዳለበት ትዳር ካለው እንዴት ትዳሩን ሰላማዊ በሆነ ሁኔታ ማስኬድ እንዳለበት ልጆች ካሉት ልጆቹን እንዴት ነው በስርዓት ማሳደግ ያለበት። የልጆቹን መብት ባከበረ ሁኔታ የአካባቢውን ማህበረሰብ ባልጠንቅቆ ባወቀ ሁኔታ እንደዚህ እንደዚህ አይነት ነገሮችን። ለመጨመር ሲባል የሚያስፈልግና ስልጠና መውሰድ ይጠበቅብናል። በተለይ በተለይ ከእኛ ከፍ ያሉ ሰዎች በልምድም በትምህርትም በተለያዩ ህይወት ያስተማራቻቸው ሰዎች ይኖራሉ። ከእነዚህ ሰዎች ደግሞ እነሱ ያላቸውን ልምድ እውቀት ተጠቅሞ ስልጠና በሰጡን ጉድር። ባህሪያችን እየተሻሻለ ነገሮችን የምንከውንበት ፍጥነት እየተስተካከለ ስለሚሄድ በተቻለ መጠን ስልጣን አስፈላጊ ነው የሚሆነው ማለት ነው። ስለዚህ ስልጣና ትወስዳለህ አሁን በደንብ እወስዳለሁ። ሰዎችንም እንዲወስዱ አበረታታለሁ ቀደም ብዬ እንዳነሳሁት ስልጠና ለሁሉም ነገር መሰረት ነው ራሳችንን ለማሻሻል። ከጊዜው ጋር አብሮ ለመሄድ እና ለእነዚህና እና ለመሰል ነገሮች ስልጠና በጣም ወሳኝ ነው የሚሆነው ነው ማለት ነው። ነገር ግን ከስልጠና እየራቅን በሄድን ቁጥር ብዙ ጉዳቶች ነው የሚደርሱብን። አንደኛ ራሳችንን አናሻሽልም። ወይም ከዘመኑ ጋር ራሳችንን አናስኬድም። ከዚህ በተጨማሪ ደግሞ ምን ይፈጠራልኝ ስልጣና ባልወሰድን ቁጥር ምን እየሆነ ይመጣል? ራሳችንን የማሻሻል ነገር እየቀነሰ ይመጣል ማለት ነው። ከጊዜ ጊዜ ራሳችንን የምናሻሽልበት ነገር እየቀነሰ ይመጣል። ያ ደግሞ ህይወታችን ለመምራት አዳጋሽ ነው የሚሆነው። እዩቼ አይደለም ሰዎች እንዲፈልጉን በተለያየ መንገድ የማለት በስራም በብዙ ነገር እንድንፈልግ የምንፈልግ ከሆነ ምን ማድረግ ይኖርብና ስልጠናዎችን መውሰድ አለብን። ከምንሰራው ስራ ጋር በተያያዘ ሊሆን ይችላል ከምንሰራው ስራ ውጭም በሆነ ሁኔታ ከህይወት ጋር በተያያዘ በአጠቃላይ በአጠቃላይ ተጨማሪ እውቀት ከሚሰጡ ነገሮች ጋር በተያያዘ ስልጠና መውሰድ በጣም አስፈላጊ ነው የሚሆነው ማለት ነው። ግን ስልጠና ስንወስድ ደግሞ ሁሉም ሰው ላይ አይደለም ስልጣና የምንወስደው። የተሻለ እውቀት ያላቸው የተሻለ ክህሎት ያላቸው እኛን ሊያስተምሩ የሚችሉ እኛን ሊያሻሽሉ የሚችሉ እኛን ሊያነጹ የሚችሉ እኛን ካለንበት አንድ ደረጃ ወደ ላይ ከፍ ሊያደርጉ የሚችሉና በቀጣይ ሊገጥሙን የሚችሉ ፈተናዎችን ልንወጣባቸው የምንችላቸው የምንችሉባቸውን ዘዴዎች የሚጠቁሙን ወይንም የሚነግሩን ወይንም አስተያየት የሚሰጡንና ራሳችንን እንድናሻሽል ከሚያግዙን ሰዎች ብንወስድ ያን ስልጠና ደግሞ በጣም ተመራጭ ነው የሚሆነው ማለት ነው። ስለዚህ በዚህ ርዕሰ ጉዳይ ዞራ ይሄን ነው ማንሳት የፈለኩት አመሰግናለሁ

እዛ አመሰግናለሁ እድለኛ ነገር አለው ወይ ወይንም እድለኛ ነው ወይ የሚል ነገር ነው? መወያየር እሳችን እድለኛ ነው? ወይ አዎ በብዙ ነገሮች እድለኛ ነኝ ብዬ አስባለሁኝ። ብዙ ነገሮች እድል የሚፈልጉ ነገሮችን ስሞክርም። ቶሎ ይሳኩልኛል ብዙ ጊዜ ስለዚህ እድለኛ ነው የሚለው መናገር እችላለሁ። እድለኛ ሰው ስን ግን ወይንም አዲስ አይደለኝም ነው ስንል ግን የሆነ ነገር መማግኘት ብቻ መወሰን አለበት ብዬ አላስብም። እንደኔ ለምሳሌ አንድ ሰው ሙሉ ጤነኛ ከሆነ እድለኛ ነው። ለምን ብዙ በሽተኞች አሉ መሄድ የማይችሉ መንቀሳቀስ የማይችሉ መብላት የማይችሉ መጠጣት የማይችሉ ሰዎች እስካሉ ድረስ። አንድ ሰው በሰአቱና በጊዜው ስራዎቹን መከወን ከቻለ። በሰላም ወሎ በሰላም ከገባ ነገሮችን ለመከናወን ምንም የሚያግደው ነገር እስከሌለ ድረስ። አንድ ሰው እድለኛ ነው ለምን ሙሉ ጤነኛ ነው። የሚፈልገውን ቦታ ላይ መሄድ ይችላል የሚፈልገውን ስራ መስራት ይችላል መሰል መሰል ነገሮችን ማንሳት እንችላለን ማለት ነው። ከዚህ በተቃራኒው ደግሞ ብዙ ሰዎችን ማንሳት እንችላለን ምንድነው? ከሰዎች ከሚያስፈልጓቸው መሰረታዊ ነገሮች በተጨማሪ የሚሞክሯቸው ነገሮች ሙሉ የሚሳካላቸው ሰዎች አሉ። ለምሳሌ ትልልቅ ሎተሪዎችን ሲቆርጡ የሚደርሳቸው ሰፈር ውስጥ የሚጣሉ ትንንሽ እድል የሚፈልጉ ነገሮችንም ሲሞክሩ የሚሳካላችሁ በጣም በጣም በጣም ብዙ ሰዎች አሉ። እንደዚህ ሰዎች እድለኛ ናቸው ብለን መናገር እንችላለን ማለት ነው። ከዚህ በተቃራኒው ለፍኑ እድለኛ ያልሆኑ ሰዎችም አሉ እድለኛ ያልሆኑ ሰዎችም አሉ ምንድነው? የሚሞክሯቸው ነገሮች በሙሉ የማይሳካላቸው ወይንም የሚፈልጉትን ነገር በሙሉ ማግኘት የማይችሉ አይነት ሰዎችንም ያጋጥሙናል። እነዚህ ምን አይነት ሰዎች ናቸው ስንል እድለ እድለቢስ ብለን እንጠራቸዋለን ወይንም እድል የሌላቸው ብለን የምንጠራቸው አይነት ሰዎች ናቸው። ለምንድነው እድለቢስ ወይንም እድል የሌላቸው የምንላቸው? በመጀመሪያ ደረጃ የሚሞክሯቸው ነገሮች አይሳኩላቸውም። ሁለተኛ ከሰዎች ጋር ጣብ የሚወጣበት ሰዓት ወይንም አንድ ነገር ለማግኘት ምናልባት አስር ሰው ተሞክሮ ወይንም አስር ሰው ተወዳድሮ የሚፈለገው አንድ ሰው ከሆነ መጀመሪያው በጣም የሚለይ ከሆነ እንደዚህ አይነት ሰዎች ብዙ ጊዜ እድለኛ አይሆኑም ማለት ነው። በአጠቃላይ እድለኛን በዚህ መልኩ መናገር እንችላለን። ነገር ግን ደግሞ አንዳንድ ቦታ ላይ እንደው እድል የሚባለው ነገር ብቻ በቂ ላይሆን ይችላልኝ። ለምሳሌ መቶ ሰባ አንድ ስራ ላይ የሚወዳደር ከሆነ መጀመሪያ አቅም ያለውን ሰው እድለኛ ባለመሆኑ ምክንያት ምን ልናደርግ እንችላለን? ያን እድል ሊያጣው ይችላል ማለት ነው። ያን እድል የሚያጣው ከሆነ ደግሞ አቅም ያለው ሰው ወደዛ ስራ መስክ እየተሰማራ አይደለም ማለት ነው። ስለዚህ በተቻለ መጠን እድለኛነትን ከሌሎች ነገሮች ጋር ማያያዝ አለብን ብዬ አስባለሁ። እንዲህ ሁሌም እድለኛ የሆኑ ሰዎች የሆነ ስራ ላይ የገቡ እድለኛ የሆኑ ሰዎች የሆነ የሆነ ነገር እያገኙ እንዲሄዱ የምናደርግና በዛ መልኩ የምንቀጥል ከሆነ። እድለኛነትን ምናልባት እድለኛ የሆኑ ሰዎች ብቻ ተጠቃሚ እያደረገ ሌላውን አስቸጋሪ ልናደርግበት እንችላለን ማለት ነው። ህይወቱን ስለዚህ በተቻለ መጠን እድለኛነትን ከሌሎች ነገሮች ጋር ብናይ ይዘው ከአቅም ጋር ከችሎታ ጋር ከክህሎት ጋር እየያዝን። እድለኛ የሆነ ሰው አቅም ካለው ችሎታ ካለው በዛው ልክ እየተጠቀመ ቢሄድ። ነገር ግን እድለኛነትን ብቻ እንደአንድ መስፈርት ወይንም እንደአንድ መመዘኛ አድርገን ወስደን አቅም ያላችሁን ሰዎች ድል ድል ስለየላቸው ብቻ እየገፋን የምንሄድ ከሆነ ስራዎቻችን በትክክል መስራት የማንችልበት አጋጣሚ እና ሁኔታ ይፈጠራል ማለት ነው። ስለዚህ በተቻለ መጠን። እድለኛ ነገር አለ ወይ? የሚለው ነገር አዎ በብዙ ነገሮች እድለኛ ነኝ። ብዙ ነገሮችንም ከእድሌ ጋር በተያያዘ ስላገኘው ማለት ነው። ነገር ግን እድል ብቻውን በቂ አይደለም ከሌሎች ነገሮች ጋር መተሳሰር ወይንም መሰናሰል አለበት ብዬ አስባለሁ። በዚህ ርዕሰ ጉዳይ ዙሪያ ማንሳት የፈለኳቸው ነጥቦች እነዚህ ናቸው አመሰግናለሁ።

አመሰግናለሁ ምን አይነት ጥቅማ ጥቅሞች አሉ ነው የሚለው? ብዙ ጥቅማ ጥቅሞች አሉኝ። በተለይ ሰራተኛ እንደመሆኔ መጠን ወይንም የመንግስት ቢሮ ውስጥ እንደመስራቴ መጠን ብዙ አይነት ጥቅማ ጥቅሞችን አገኛለሁ። ለምሳሌ የመጀመሪያው በዛ መስሪያ ቤት በመስራቴ ምክንያት በቀን ውስጥ የሚጠበቅብኝ ሰዓት አለ። በቀን ስምንት ሰዓት ከሰኞ እስከ አርብ ስምንት ሰዓት በመስራቴ አንድ ወር ሰላሳ ቀን ሙሉ በመስራቴ ምክንያት የመጀመሪያው ወርሃዊ ደሞዝ አገኛለሁ የመጀመሪያ ጥቅሜ እሱ ነው የሚሆነው። ከዚህ በተጨማሪ ደግሞ ሁለተኛው የማገኘው ጥቅም ምንድነው? አሁን ካለሁበት ቦታ? ምንድነው? አሁን ካለሁበት ቦታ ወደ ሌላ ቦታ ራቅ ብዬ ስራዬን መስራት የምገደድ ከሆነ ወይንም ወደዛ ቦታ ሄጄ መስራት የሚ የሚያስፈልግበት ሁኔታ ከመጣ ደግሞ። የሚሄድበትን ቦታ ታሳቢ ያደረገ ወጪዎቼን ታሳቢ ያደረገ ለምግብ የማወጣውን ወጪ ለአልጋ የማወጣውን ወጪ ለዛ ስራ የማወጣውን ውጪ ታሳቢ ተደርጎ በአበል መልኩ በአበል መልኩ የሚሰራልኝ የጥቅማ ጥቅም አለ እንደ አጠቃላይ ማለት ነው። ይሄ ስራ ቦታዬ ላይ ሳይሆን ከስራ ቦታዬ ውጭ በምንቀሳቀስበት ሰዓት ማለት ነው። አመሰግናለሁ ምን አይነት ጥቅማ ጥቅሞች አሉ ነው ሚለው? ለምሳሌ እኔ ከሁለት መቶ እስከ ሶስት መቶ ብር ድረስ በወር ውስጥ ሚመደብልኝ አለ። ለሞባይል ካርድ ወይንም ሞባይል ምሞላበት ከደንበኞች ጋር ማወራበት ከደንበኞች ጋር በተለያየ መልኩ መረጃ ምለዋወጥበት። ከ አብረውኝ ከሚሰሩ ሰዎች ጋር ከእኔ በላይ ካሉ አሰሪዎች ጋም ምገናኝበት ደግሞ ምን አለ ማለት ነው። የሞባይል ካርድም ይሞላልኛል ማለት ነው። ከዛ በተጨማሪ አመታዊ ነገሮች አሉ ወይንም ለስራ የሚያስፈልጉኝ ለምሳሌ እስክብሪቶ የሚያስፈልገኝ ከሆነ የ በተለያየ መጠን እስክብሪቶ ይሰጠኛል። ወረቀት የሚያስፈልገኝ ከሆነ በተለያየ መጠን ወረቀት ይሰጠኛል። የተለያዩ አይነት ላፕቶፖች የሚያስፈልግ ከሆነ ላፕቶፖች ይሰጡኛል። እንደዚህ እንደዚህ እያለ ምን ማንሳት እንችላለን ማለት ነው የተለያዩ ጥቅማ ጥቅሞች አሉኝ ማለት ነው። ከዚህ በተጨማሪ ደግሞ አመታዊ የምንላቸው ጥቅማ ጥቅሞች አሉ ለምሳሌ የደን የደህንነት መጠበቂያ ለደህንነት መጠበቂያ የምንጠቀምባቸው እቃዎች አሉ። ለምሳሌ ጫማዎች አሉ በተለይ ወርቅ ምንድነው የሚባሉት? ቤተ ሙከራዎች ጋር በምንሰራበት ሰዓት የሚያስፈልጉን አለባበሶች አሉ። ጫማዎች ያስፈልጉናል የደህንነት መጠበቂያ ጫማዎች ከዚህ በተጨማሪ ደግሞ ልብሶች ያስፈልጉናል ሙሉ ልብሶች እጃችን ላይ የምናደርጋቸው ያስፈልጉናል። ጭንቅላታችን ላይ ወይንም ራሳችን ላይ የምናደርገው ደግሞ ተጨማሪ ነገር ያስፈልገናል ስለዚህ ይሄን ይሄን ታሳቢ ያደረገ ደግሞ ምን አለን ማለት ነው። እንደየስራ ተጋላጭነታችን አመታዊ የሆኑ ጥቅማ ጥቅሞችም አሉን ማለት ነው። ይሄን ካልኩ ደግሞ ሌሎችም ጥቅማ ጥቅሞችን ማንሳት እንችላለን ሌሎችም ጥቅማ ጥቅሞችን ማንሳት ምንችለው ምንድነው? ድርጅቱ አመታዊ ትርፉ ትልቅ ከሆነ። አመታዊ ትርፍ ማለት አመት ውስጥ ያቀደው ትርፍ አለ። ያን ያንን በትክክል ያሳካና ከዛም በላይ ደግሞ በደንብ ትርፎች ካሉት። ምን ያደርጋል በእኛ ድርጅት? ባህሪ ያን ድርጅት ለዛ ድርጅት የእያንዳንዱ ሰራተኛ አስተዋጽኦ አለው ተብሎ ስለሚታሰብ በየአስተዋጽኦ ልክ ወይንም በየስራው ደረጃ ልክ ምን ይደረጋል ጥቅማ ጥቅም ይታሰብለታል። ወይንም ከዓመታዊ የድርጅቱ ትርፍ ላይ ምን ይሰጠዋል ማለት ነው። የራሱ የሆነ ተጨማሪ እ ከሚያገኛቸው ሌሎች ጥቅማ ጥቅሞች በተጨማሪ ይሄኛውም አንደኛው ጥቅማ ጥቅም ነው ማለት ነው። ስለዚህ ምን አይነት ጥቅማ ጥቅሞች? አሉ ከሚለው ጋር በተያዘ ከደሞዝ አበል ሞባይል የሞባይል ወጪዎች ወይንም ሞባይል መሙያ ካርድ መ ሙ ወጪዎች እነዚህና መሰል ጥቅማ ጥቅሞች። አሁን በምሰራበት ወይንም አሁን ላይ እየሰራሁበት ባለው ስራ መሰረት የማገኛቸው ጥቅማ ጥቅሞች ናቸው ማለት ነው። አመሰግናለሁ

አመሰግናለሁ የምትወዱት ምግብ ምንድነው? ነው የሚለው የምወደው ምግብ ምንድነው በዋናነት እንደ ኢትዮጵያዊነት የወይንም ሀበሻ እንደመሆኔ መጠግ በዋናነት የምወደው ምግብ ምንድነው በኢትዮጵያ ባህል መሰረት የሚሰራ ምግብ አለ። ወይንም ሌሎች ቦታ ላይ ብዙም ያልተለመደ አይነት ምግብ አለ ይሄ ዶሮ ወጥ የሚባል ምግብ ዶሮ ወጥ ወይንም እንጀራ በዶሮ ወጥ የሚበላ ምግብ አለ። እንጀራ በዶሮዎች ምንድነው ዶሮ አለች ዶሮዋ ትታረዳለች። ከዛ በኋላ በ እንደየ ሰው ሙያ እያንዳንዷ የዶሯ ክፍል ይወጣል። ያ በደንብ ይታጠባል በደንብ ይጸዳና ምን ይደረጋል የተለያዩ ግብአቶች ይጨምራሉ። ሽንኩርት በብዛት ይጨምራል፣ ዘይት ይጨምራል፣ ቅቤ ካለ ቅቤ ይጨመራል፣ እንዲህ እንዲህ እያልን ብዙ ቅመማ ቅመሞችን ነው የምትፈልገው በነገራችን ላይ ዶሮ ወጥ። ከዛ በኋላ እሱን በደንብ ካቁላላን በኋላ ለረጅም ሰዓት ደግሞ ቀላቅለን ቁሊቱንና ስጋውንም የዶሮዋን አጥንትና ስጋ ጨመረን ከአቁላላን በኋላ ያዶሮ ሲበስል አውጥተን ስንበላ በጣም ጣፋጭ ነው። ወይንም ደግሞ ትልቅ የእንግዳ መቀበያ ምግብ ነው በነገራችን ላይ የኢትዮጵያ ውስጥ ዶሮ ወጥ ትልቅ ትልቅ የሆነ እንግዳ የምንቀበልበት የምግብ አይነት ነው በዋናነት ማለት ነው። እሱን በዛ መልኩ ከተሰራ በኋላ በጋራ ነው ብዙ ጊዜ ማድ የሚቆረሰው። በጋራ ነው ስንል ምንድነው ሰዎች ተሰብስበው በጋራ በዓላትን ተንተርሶ ወይንም እንደዚህ በእንደዚህ እንደዚህ አይነት መልኩ የሚሰራ ምግብ ነው። ስለዚህ ዶሮ ወጥ የመጀመሪያው ዶሮ ወጥ እንጃራ በዶሮ ወጥ የመጀመሪያው ምርጫየ የሆነ ምግብ ነው። ከዛ ውጪ ደግሞ በተለይ በተለይ ከጾም ውጪ በሆነ የጾም ሰዓት ላይ የጾም ሰዓት ላይ ማለት ስጋ ወተት ቅቤ እና ከስጋ የስጋና የእንቁላል ተዋጾዎች በማይበሉበት ሰዓት በኢትዮጵያ የጾም ሁኔታ በዛ መልኩ ነው የሚከወነው። በዚህ ሰዓት ደግሞ ትልቁ ምርጫየ የሚሆነው የኔ ምንድነው እንጀራ በሽሮ ወጥ ነው። እንጀራ በሽሮ ወጥ ምንድነው ሽሮ ይሰራል በጣም ቀላል ነው። በነገራችን ላይ ሽሮውን ለመስራት፣ አንደኛ ጊዜ አይወስድም፣ ሁለተኛ በጣም በቶሎ መስራት ይቻላል፣ ቶሎ ይዳሳል ማለት ነው። በዛ መልኩ ምን ምን እንከውናለን ዶሮ ሽሮ ወጥ እንሰራለን። የተለያዩ ግብአቶችን ተጠቅመን ሽሮን ከሰራን በኋላ ከእንጀራ ከቃሪያ ጋር ስንጨምረው በጣም ጣፋጭ ነው የሚሆነው። እዚህ ላይ ደግሞ ትንሽ ጎመን ወይንም ቲማቲም ቃሪያ ስንጨምርበት ደግሞ የበልጠ ተጣፋጭ ያደርገዋል ያደርገዋል። ስለዚህ በዋናነት ሁለቱም ምግቦች ናቸው የኔ ምርጫ። የመጀመሪያው በጾም ሰዓትም ሆነ ብዙ ጊዜ ብዙ ጊዜ የምመገበው አይነት ምግብ ምንድነው እንጀራ በሽሮ ወጥ። ካለ ደግሞ ተጨማሪ ከሽሮ በተጨማሪ ከጎን ላይ ጎመም ወይንም አትክልት ብለን የምንጠራቸው ምግቦችን ጨምረን ሁለተኛ ደግሞ ቃሪያ ቲማቲም የምንላቸውን አይነት አትክልቶችም ጨመምረን የምንሰራው አይነት ምንግብ ሲሆን የመጀመሪያው ምርጫዬ እሱ ነው። ሁለተኛው ደግሞ በተለይ በተለይ በፍስክ ሰዓት ወይንም ጾም ባልሆነበት ወቅት ላይ ደግሞ ዶሮ ወጥ እንጀራ በዶሮ ወጥ መብላት የኔ ትልቁ ምርጫ ነው። ወይንም የምወደው ምግብ አይነት ነው። ለምን በጣም ጣፋጭ ስለሆነች። ዶሮ ወጥ በጣም ጣፋጭ ነች ሁለተኛም ሁሌ የምናገኘው አይነት ምግብ አይደለም ሁሌ የምናገኘው አይነት ምግብ ሳይሆን በዓላትን ተንተርሶ ወይንም በሆኑ አጋጣሚዎች ስንፈልግ በዓላት እስኪመጡ ደግሞ በተለይ በተለይ ትልልቅ በዓላቶች በሚመጡበት ሰዓት ትልቁ የበአሉ ማድመቂያ የሚሆነው ዶሮ ወጥ ስለሆነ ከጾም ውጭ በሆኑ ሰዓት ደግሞ ምንድነው በዋናነት እምወደው የምግብ አይነት እንጀራ በዶሮ ወጥ ነው ማለት ነው። ስለዚህ እነዚህ ሁለቱ ምግብ አይነቶች በጾም ሰዓት እና ከጾም ውጭ በትልቁ የምወዳቸው አይነት ምግቦች ናቸው ማለት ነው። ስለዚህ የምትወዱት ምግብ ምንድነው በሚለው በሚለው ርዕሰ ጉዳይ ዙሪያ ማንሳት የፈለኳቸ ነጥቦች እነዚህ ናቸው አመሰግናለሁ።

አመሰግናለሁ ነገሮችን በስርዓት ታስቀምጣለህ ወይ ነው የሚለው? አዎ ነገሮችን በስርዓት ለማስቀመጥ እሞክራለሁ። በተለይ በተለይ የሚያስፈልጉኝ መረጃዎችን እና ማስረጃዎችን። በጊዜ ቀደም ተከትላቸው መሰረት የትኛው መቅደም አለበት የትኛው ኋላ መሆን አለበት በዛ ቅደም ተከተል መሰረት። ነገሮችን በስርዓት ለማስቀመጥ እሞክራለሁ። ምንድነው የማደርገው በቅደም ተከተላቸው ቅድመ ቅደም ተከተላቸው ስል ምንድነው የቅርብ ጊዜ የሆኑትን? ነገሮች ከላይ ጊዜያቸው ሄድ ያሉትን ደግሞ እታች አድርጌ በቅደም ተከተል በምፈልጋቸው አግባብ አስቀምጣለሁ ማለት ነው። በዚህ በኩል ጥሩ ልምድ አለኝ ብዬ መናገር እችላለሁ። ለምንድነው ጥሩ ልምድ አለኝ የምለው? ምናልባት ከዚህ በፊት የተማርኩባቸው ከአስር አመት ምናምን በፊት የተማርኩባቸው ደብተሮች መጽሐፎች ይኖራሉ። አሁን እኔ ጋር ያ ምንድነው ነገሮችን በስራት ስለማስቀምጥ እነኘህ የሆነ ጊዜ ላይ ያስፈልጉኛል ብዬ ስለማስብ ነው። አሁን ላያስፈልጉኝ ይችላሉ ግን ከሆነ ጊዜ በኋላ ከሃያ አመት በኋላ ከስድስት ወር በኋላ ከሁለት አመት በኋላ ሙሉ በሙሉ። እነዛ ነገሮችን እንኳን ባያስፈልጉኝ ከነዛ ውስጥ የተወሰነው ነገር ያስፈልገኛል ብዬ ስለማስብ በዋናነት ነገሮችን በስርዓት ለማስቀመጥ ጥረት አደርጋለሁ። ነገር ግን አንዳንድ እንትኖች ደግሞ በተለያየ ምክንያት ሊባላሹ ይችላሉ። ያ ማለት ምንድነው በአቀማመጥ ስህተት በእንደዚህ በእንደዚህ ምክንያት የሚባላሹ ነገሮች ይኖራሉ። ግን በተቻለ መጠን በጥንቃቄና በሚገባ ወይንም ጊዜውን በመጠን አግባብ ለማስቀመጥ ጥረት አደርጋለሁ። በተለይ በተለይ ደግሞ ሌላ ሰው እንዳያገኛቸው የምፈልጋቸው ማስረጃዎች ወይንም ነገሮች ከሆኑ ደግሞ እነሱን በጥንቃቄ ለማስቀመጥ እሞክራለሁ። ከዛ ውጪ ደግሞ ህፃናት ህፃናቶች እንደሚታወቀው የትኛውም ነገር የሚጠቅም ላይመስላቸው ይችላል። ስለዚህ ምንድነው የሚያደርጉት የሚያገኙትን ነገር በሙሉ ይቀዳሉ የሚያገኙትን ነገር ሁሉ ለእነሱ መጫወቻ ይመስላቸዋል ስለዚህ በተቻለ በጠን ከእነሱ ራቅ አድርጌ ለማስቀመጥም ጥረት አደርጋለሁ። ይሄን የማደርገው ለምንድነው? በተቻለ መጠን ከህፃናት ጎን ባለ ቁጥር ተው ብሎ ስትከለክልም ትንሽ አስቸጋሪ ሊሆን ይችላል ያ ማለት ማልቀስ እንደዚህ እንደዚህ ነገሮች ሊኖሩ ይችላሉ። ስለዚህ ምንድነው? ከእነሱ ራቅ አድርገን ነገሮችን በስርዓት ማስቀመጥ ነገሮችን በስርዓት ካስቀመጥን ግን አንደኛ ያገኙትም መበላሸት እድል አይኖረውም። ሁለተኛም ከልጆቻችን ልጆቻችንንም ምን አናደርግም አናስጨንቅም ማለት ነው። ስለዚህ ይሄን ይሄን ታሳቢ በማድረግ በተቻለ መጠን ነገሮችን በስርዓት ጊዜውን መመጠን ሁኔታ ወይንም በተገባ መንገድ ለማስቀመጥ ጥራት አደርጋለሁ። በዚህ ብዙ ነገሮች በብዙ ነገሮች ተጠቃሚ ሁኛለሁ ብዬ አስባለሁ። አንድ ቦታ ላይ ያ ማስረጃ እዛ እዛ ድርጅት ላይ ከአስር አመት በኋላ ሲፈለግ ያ ማስረጃ የለም። ነገር ግን ወደፊት የሚሰሩ ስራዎችን ለማስራት ያ ማስረጃ ያስፈልግ ነበር ወይም ያቃ ወይም ያ ነገር ያስፈልግ ነበር። ከዛ ምንድነው እኔ ጋር የቀረ የዛ የዛ ተጨማሪ ያ ዝርዝር ነገር ነበረ። እሱን ወደ መፈለጉ ሄድኩኝ እሱን ዘርዘር አድርጌ ወይንም ነገሮቼን ወይንም ያስቀመጥኳቸውን ማስረጃዎች እና መረጃዎች በደንብ እያገላበጥኩ ስፈልግ ከአስር አመት በኋላ የዛሬ አስር አመት በፊት የተፈጸመ ታሪክ ነው የማዋራው። ከአስር አመት በፊት የተቀመጠውን ነገር ምንም ሳይሆን ተገኝቶ ያ ያን ጉዳይ አስፈጽሜም ያን ያንን ማስረጃ ለቀጣይ እንዲያያዝ አድርጌ እዛ ላይ ያስቀመጥኩበት ሁኔታ ይኖራል ማለት ነው። ስለዚህ በተቻለ መጠን ነገሮቼን በስርዓት አስቀምጣለሁ ሰዎችም እንዲያስቀምጡ አበረታታለሁ ነገሮችን በስርዓት ባስቀመጥን ቁጥር እኛም የምንፈልጋቸው ነገሮች ይኖራሉ ወደፊት ደግሞ ለሚያስፈልገው ሰውም መስጠት ስለሚቻል ማለት ነው። ስለዚህ ነገሮችን በስራት ታስቀምጣለህ በሚለው መነሻ ሀሳብ ዙሪያ ማንሳት የፈለኳቸው ነጥቦች እነዚህን ናቸው። አመሰግናለሁ

አመሰግናለሁ በዚህ ቅዳሜና እሁድ ምን ታደርጋለህ ለሚለው? ብዙ ጊዜ ቅዳሜና እሁድ የማደርጋቸው ነገሮች ብዙ ስራዎቼ ተመሳሳይ ናቸው። ብዙዎቹ ቅዳሜና እሁድ ምከውናቸው ድርጊቶች ተመሳሳይ ናቸው። ለምሳሌ በዚህ ቅዳሜና እሁድ የማደርጋቸው ድርጊቶችን ሳነሳ ከቅዳሜ ልነሳ ቅዳሜ በጠዋት እንደ ሌላው ጊዜ በጠዋት አልነሳም አርፍጄ ከሁለት ሰዓት ሶስት ሰዓት በኋላ ነው የምነሳው። እሱን ካደረኩኝ በኋላ የመጀመሪያ ስራዬ የሚሆነው የግል ንጽህና መጠበቅ ፊቴን ገላዬን መታጠብ ነው የሚሆነው። እሱን ከከወንኩ በኋላ ጸሎት አደርጋለሁ ለተወሰነ ደቂቃ ለአስር ለአስራ አምስት ለሃያ ደቂቃ ያክል ጸሎት አደርጋለሁኝ። ወሎዬን መባረክ ስላለብኝ እሱን ከከወንኩኝ በኋላ ቁርስ ነው የምሰራው ቁርስ ለኔም ለቤተሰቦቼም ቅዳሜ ቅዳሜ ብዙ ጊዜ ነው የምሰራው እኔ ነው የምሰራው ስለዚህ ቅዳሜ ቁርስ እሰራለሁ ማለት ነው። እሱን ከሰራ በኋላ ቀጣይ ስራዬ የሚሆነው ምንድነው? ገበያ መሄድ ካለብኝ ብዙ ጊዜን ያለሁበት ቦታ ላይ ቅዳሜ ቅዳሜ ነው ገበያ የሚኖረው ስለዚህ ቅዳሜ ቅዳሜ እንድት አደርጋለሁ ገበያ ቦታ እሄዳለሁ። ለቀጣይ ሳምንታት ለቀጣይ ሳምንታት ወይም ለቀጣይ ወራት ወር የሚያስፈልገኝን ግብአት ወይንም በእኛ አጣራር አስቤዛ ብለን የምንጠራውን እቃዎች እሸምታለሁ ወይንም እገዛለሁ ማለት ነው። ከነጋዴ ሊሆን ይችላል ከአርሶ አደር ሊሆን ይችላል ከተገኘው ሰው በሙሉ እንትን አደርጋለሁ እሸምታለሁ ማለት ነው። እነሱን ከሰራሁ በኋላ ምንድነው ምንድነው የማደርገው? ተመልሼ መዝናኛዎችን ነው የማየው ማለትም መዝናኛዎችን ስል ምንድነው ከልጆቼ ጋር መጫወት ከቤተሰብ ጋር ጊዜ ማሳለፍ ሻይ ቡና ማለት በጋራ ከልጆች ከባለቤቴ ጋር በጋራ መሆን ነው እሱ ነው ቅዳሜ ስራዬ በዋናነት ማለት ነው። እሁድ ላይ ደግሞ እንደ ቅዳሜ ሁሉ አርፍጄ ነው የምነሳው ሁለት ሰዓት አካባቢ ነው የምነሳው። ከዚያ በኋላ የግል ንጽህናዬን ከጠበቅኩኝ በኋላ ምንድነው የማደርገው? የእሁድ ጠዋት ስራዬ የሚሆነው ከሁለት ሰዓት እስከ አምስት ሰዓት ድረስ መንፈሳዊ ቦታ ላይ ማሳለፍ ነው የሚሆነው። ልጆቼን ሰብስቤ ወደ መንፈሳዊ ቦታ ሄጄ ልጆቼ ጋር እዛ ምፈልገው መንፈሳዊ ቦታ ላይ ሄጄ እዚያ ቦታ ላይ መንፈሴን አድሳለሁ ከአምላኬ ጋር እገነኛለሁ ጸሎት አደርጋለሁ ማለት ነው። እሱን ከከወንኩ በኋላ ወደ ቤት ተመልሼ ምሳ በላለሁ። ልጆቼ ልጆቼን ንጽህና እጠብቃለሁኝ እሱን ከከወንኩኝ በኋላ ምንድነው የማደርገው የከከሰዓት ወይንም ከምሳ በኋላ ያለው ፕሮግራሜ ምንድነው? በጣም ህፃናት የሆኑ ልጆቼን ይዤ ወደ የት ይዤ እሄዳለሁ? ወደ መጫወቻ ቦታዎች ወይንም ለህፃናት ተብሎ የሚዘጋጁ መዝናኛ ስፍራዎች አሉ ወደ እነዚያ ስፍራዎች እወስዳቸዋለሁ። ከፍ ያሉትን ደግሞ ወይንም ደግሞ ልጆቹን አጫውተን ከጨረስን በኋላ ቀጣዩ ስራችን የሚሆነው ደግሞ ምንድነው ወደ መዝናኛ ቦታ የሚሄድ ወደ መዝናኛ ቦታ ማሄድ ስንል ምንድነው? ካፌዎች ላይ ወይንም ምግብ ቤቶች ላይ ሄዶ በጋራ ጊዜ ማሳለፍ ለህፃናት ኬኮች ኬክ መጋበዝ ዱጁስ መጋበዝ። ለቀጣይ ሳምንት እንዲነቃቁ ለትምህርታቸው እንዲነቃቁ ሞራል መስጠት ከቤተሰብ ጋር እየተጫወቱ ጊዜ ማሳለፍ ከባለቤቴ ጋር ጊዜ ማሳለፍ እንደዚህ ነገሮች ነው የምከውን። እሁድ ከሰአት ፕሮግራሚንግ በዋናነት እስከ ከ ሰባት ሰዓት ተኩል እስከ አስራ ሁለት ሰዓት ተኩል በዚህ መልኩ ያልቃል። ከዚያ በኋላ ምንድነው የሚሆነው? ወደ ቤት ተመልሼ የልጆቼን የቤት ስራዎች ለቀጣይ ሳምንት ከሰኞ በዓል ላሉት የትምህርት ፕሮግራሞች እነሱን እንዲሰሩ አድርጊ ከቤተሰብ ጋር አሁንም የጨዋታ ጊዜ ይኖረናል ወይም የመዝናኛ ጊዜዎች ይኖሩናል እነሱን እንከውናለን ማለት ነው። እሁድ ማታ ላይ ከዚያ የመጨረሻ ስራችን የሚሆነው ለሰኞ ስራ እኔም ለመዘጋጀት ልጆቼም ለትምህርት ንቁ ሆኖ ወይንም ዝግጁ ሆኖ ለቀጣይ ሳምንት እንዲዘጋጁ ለማድረግ ምንድነው የማደርገው? በየጊዜ እንዲተኙ አደርጋለሁ እራት ከበሉ በኋላ ነው እነዚህን ነው በዋናነት በዚህ ቅዳሜና እሁድ የምከውናቸው ስራዎች ማለት ነው። አመሰግናለሁ

አመሰግናለሁ የስራ ቦታ ደህንነት እንዴት ነው? ነው የሚለው የስራ ቦታዬ በጣም ሰላም ነው ወይም በጣም ደህና የሆን የስራ ቦታ ነው ያለው ደህንነቱም በጣም የተጠበቀ ነው። ለምንድነው እንደዚህ ያልኩት? አንደኛ ሰላማዊ የሆነ ስራ ቦታ ነው ያለው። ሰላማዊ ስራ ቦታ ስል ምንድነው? አብረውኝ የሚሰሩት ሰዎች እኩል ከእኔ ጋ የስራ ስራ የተሰጣቸው ሰዎች በሚገባ ነው ስራቸውን የሚከውኑት ያ ብቻ አይደለም ከእኛ በላይ ያሉት አመራሮችን ስራውን ለመከወን የሚያደርጉት ጥረት በጣም ጥሩና ደስ የሚል ስለሆነ ስራ ቦታዬ በጣምም ሰላማዊ ነው። በተቻለ መጠን ደግሞ የስራ ስነ ምግባሮችን አክበረን ነው የምንንቀሳቀሰው ያ ማለት ምንድነው? በእያንዳንዱ ሙያ ላይ ስንሰማራ እያንዳንዱ ሙያ የሚጠይቀው የራሱ የሆነ የሙያ ስነምግባር አለው። መቼም ያ የሙያ ስነ ምግባር እንደየሙያው ወይንም እንደየስራው ይለያያል። ብያለሁ ቀደም ብዬ እንዳነሳሁት ያን የስራ ስነምግባር በተቻለ መጠን አክብሬ ነው የምሰራው አብሮን የሚሰሩ ሰዎችም ያን የስራ ስነምግባር አክብረው ነው የሚንቀሳቀሱት። በዚህ ምክንያት ሁሉም የተሰጠውን ስራ ያውቃል ምን እንደሚጠበቅበት ያውቃል ስለዚህ አንድ ሰው ደግሞ ምን እንደሚጠበቅበት አወቀ ማለት ምን ማድረግ ይችላል ማለት ነው የሚፈልጋቸውን ስራዎች በሚገባና በአግባቡ መከወን ይችላል ማለት ነው። ያ ሰውም ደግሞ የሙያ ስነምግባሩን አውቆ ከሰራ የሚመጡትን ደንበኞች ስርዓት ባለው መልኩ ወይንም ደንበኛው በሚፈልገው አግባብ ህግና ደንብን መሰረት አድርጎ ያስተናግዳል ማለት ነው። ደንበኞች ደግሞ በስርዓት ከተስተናገዱ መብታቸው ከተጠበቀ ግዴታቸውን አውቀው ከመጡና በሚፈልጉት ጊዜና በሚፈልጉት ወቅት ያን ስራ ከከወንላችው ከእዛ ድርጅት ጋር ወይንም ከዛ መስሪያ ቤት ጋር ያላቸው ቁርኝት ጥሩ ነው የሚሆነው ስለዚህ ምን ያደርጋል ማለት ነው። የስራ ቦታችን ዳና እንዲሆን ያደርጋሉ ማለት ነው። ስለዚህ የስራ ቦታ ደህና ቢሆን ወይንም ደህንነቱ እንዴት ነው ለሚለው ጥሩ ነው። ስለዚህ ደግሞ ሁሉም ሰው የየራሱ ሀላፊነት አለበት ብዬ አስባለሁ። አመራሮች የራሳቸው ሀላፊነት አለባቸው። ባለሙያዊ የራሱ ሀላፊነት አለበት ከጥበቃ ጀምሮ ጠበቃው የራሱ ሀላፊነት አለበት። አትክልተኛው የራሱ ሀላፊነት አለበት። ጽዳተኛው የራሱ ሀላፊነት አለበት። እያንዳንዱ ባለሙያ እያንዳንዱ ባለሙያም የየራሱ ሀላፊነት አለበት ወይንም ስራው የሚጠበቅበትን ሁኔታ መስራት አለበት ከዛ በተጨማሪ ደግሞ የሙያ ስነ ምባሩን ማክበር እና ማስከበር አለበት ማለት ነው። ይሄ ብቻ አይደለም ከደንበኞች የሚጠበቁ ነገሮች አሉ ከደንበኞች የሚጠበቁ ነገሮች ምንድን ናቸው? አንደኛው ለሚፈልጉት አገልግሎት የሚጠየቋቸውን ማስረጃዎች ወይንም የሚጠየቁትን ነገሮች ማሟላት አለባቸው። ስለዚህ ምን ምን ያስፈልገኛል? እዛ መስሪያ ቤት ላይ ስሄድ ምን ምን ያስፈልገኛል? እነዚህ እነዚህ መረጃዎች ያስፈልጉኛል እነዚህን አሟልቼ ከሄድኩኝ በሚገባው ሰዓት ወይንም በምፈልገው ሰዓት ጉዳዬን አስፈጽሜ መመለስ እችላለሁ። ይሄ ከሆነ ደግሞ ምንድነው? የስራ ቦታችን ደህንነቱ የተጠበቀም እንዲሆን ሰላማዊ እንዲሆን ምንም አይነት ግርግር የሌለው የሌለበት እንዲሆን በደንበኛውና በመስሪያ ቤቲ ወይንም በስራ ቦታ መካከል ያለውን ግንኙነትም የበለጠ ማጠንከር የሚቻልበት አግባብ አለ ማለት ነው። ስለዚህ እንደ አጠቃላይ የስራ ቦታ ደህንነቱን ቢጠበቅ ከሁሉም ከደምበኛው አንስቶ እስከ ጥበቃው ጽዳተኛው አትክልተኛው ባለሙያው አመራሩ ድረስ የሚጠበቅበት ስራ አለ ማለት ነው። እስከመጨረሻው ድረስ የሚጠበቅበት ስራ አለ ማለት ነው። ይሄ በሆነ ቁጥር ደግሞ ምን ይፈጠራል ማለት ነው። የስራ በታችን ሰላማዊ እንዲሆን የስራ ቦታችን ደህንነቱ የተጠበቀ እንዲሆን የሚመጡትን ደንበኞች በሚገባ በሚገባ በሚፈልጉት ልክ በሚፈልጉት አግባብ የሚፈልጉትን መስተንግዶ አግኝተው እንዲሄዱ ማድረግ ይቻላል ማለት ነው። ስለዚህ የስራ ቦታ ደህንነት እንዴት ነው ለሚለው ጥያቄ በጣም ሰላማዊ የስራ ቦታ ነው። ያለኝ ለዚህ ደግሞ ከሁሉም ሰው የሚጠበቅበትን ነገር እያደረገ ነው አመሰግናለሁ

አመሰግናለሁ የትርፍ ጊዜ ማሳለፊያዎቼ ምንድን? ናቸው ነው የሚለው መነሻ ሀሳቡን። የትርፍ ጊዜ ማሳለፊያዎቼ ብዙ ናቸው ወይንም ብዙ ዘርዘር ያሉ ነገሮችን ማንሳት እችላለሁ። ትርፍ ጊዜን የማሳልፍባቸው ማለት ነው። ለምሳሌ አንደኛው ትርፍ ጊዜን ከማሳልፍባቸው እውነቶች መካከል። ከቤተሰቦቼ ጋር ጊዜ ሰጥቶ መጫወት ነው የሚሆነው ከልጆቼ ጋር መጫወት ከ ካለው ከሌላው የቤተሰብ አባል ጋር ጊዜ ማሳለፍ አንደኛው የትርፍ ጊዜ ማሳለፍ ይሄ ነው። ሁለተኛው ደግሞ ከጓደኞቼ ጋር ከጓደኞቼ ጋር መዝናኛ ቦታ መሄድ የጨዋታ ቦታዎች ላይ መሄድ ለምሳሌ በጋራ ኳስ ማየት ሊሆን ይችላል። በጋራ ኳስ መጫወት። በጋራ የተለያዩ አይነት ጨዋታዎችን መጫወት ከቤት ውጪም ሊሆን ይችላል። ከቤት ውስጥም። ከተማም ሊሆን ይችላል ሰፈር ውስጥም ሊሆን ይችላል እነዚህን አከናውናለሁ። ሌላኛው ደግሞ የትርፍ ጊዜ ማሳለፊያ የሚሆነው እንደሚታወቀው አሁን ላይ ዘመኑ ብዙ ማህበራዊ የደረ ገጾች የተፈጠሩበት ዘመን ነው። ስለዚህ ምን አደርጋለሁ አንዳንድ የጊዜ ላይ ምን አደርጋለሁ ጥፍ ጊዜ ሲኖረኝ። የትኞቹ የዜና ምንጮች ምን ምን ዜናዎችን ዘገቡ። ዜናዎችን የማየት ከዛ በተጨማሪ ደግሞ ተንቀሳቃሽ ምስሎች አሉ። በተለያዩ መተግባራዎች ተጠቅመን የምናያቸው ወይንም የምንመለከታቸው የተለያዩ አይነት ምስሎች ስለሚኖሩ እነሱን ማየት እነሱን በመየት መዝናናት ቁምነገር መጨበጥ። መማር ከነዛ ከሚሰሩት ምስሎች መማር እንደዚህ እንደዚህ አይነት ነገሮችም አንደኛው ትርፍ ጊዜን ከማሳልፍባቸው ነገሮች መካከል ናቸው። ሌላኛው ደግሞ መጽሐፍ ማንበብ መጽሐፍ ማንበብ። ሌላኛው ትርፍ ጊዜን ከማሳልፍባቸው ነገሮች መካከል አንደኛው ነው መጽሐፍ ማንበብ ስል ምንድነው? ሁሌም ከምሰራው ስራ ጋር ወይንም ደግሞ ከ ከምንኖረው ህይወት ጋር ብቻ ሳይሆን። ከህይወት ውጪ ሆኖ ከአስተማሪው ታሪኮችን መዝናኛዎችን ተጽፎ የምናገኝባቸው የተለያዩ አይነት መጽሐፍቶች አሉ። ልብ ወለድ ወይንም ሊሆን ይችላል ወይንም ከልብ ወለድ ውጪ የሆኑ መጽሐፍቶችም ሊሆን ይችላሉ። እነሱም ማንበብ እነሱም ማንበብ አንደኛው የምከውነው ስራ ነው ወይንም ትርፍ ጊዜን ከማሳልፍባቸው። ነገሮች መካከል አንደኛው መጽሐፍ ማንበብ ነው የሚሆነው። ሌላኛው ደግሞ ትርፍ ጊዜ ይሄን የማሳልፈው ምንድነው? መንፈሳዊ ቦታዎች በመጎብኝት መንፈሳዊ ቦታዎችን ስል አካባቢዬ ላይ የሚገኙ የተለያዩ አይነት መንፈሳዊ ቦታዎች ይኖራሉ። እነሱ ቦታዎች ላይ ሄዶ የተረጋጋ ጊዜን ማሳለፍ የተረጋጋ ጊዜን ማሳለፍ ስል ቀናቶች ሊሆን ይችላሉ ወይንም ሰዓታቶች ሊሆን ይችላሉ እንደዛን ሰዓታቶች ወይንም ቀናቶች። በተረጋጋ መንፈስ እዛ እንደዚህ አይነት መንፈሳዊ ቦታዎች ላይ ማሳለፍ አንደኛው የምከውነው ነገር ነው። ሌላኛው ደግሞ እንደሚታወቀው የተለያዩ ሀገሮች ላይ ስሜት የተለያዩ አይነት ታሪካዊ ቦታዎች አሉ። መጎብኘት ያለባቸው ወይንም የ እያንዳንዱ ሰው ማየት ያለበት ታሪኮች አሉ። የኛ አያቶች ወይም ቅድመ አያቶች ሰርተዋቸው ያለፉ ወይንም በተፈጥሮ በተፈጥሮ የተገኙ ምን ይኖራሉ አንዳንድ ታሪካዊ ቦታዎች ይኖራሉ። በተፈጥሮ የተገኘ ወይንም ሰው የሰራቸው ማለት ነው። እነሱም መጎብኘትም አንደኛው ትርፍ ጊዜን የማሳልፍበት መንገድ ነው። ወይንም ትርፍ ጊዜን ከበት በትርፍ ጊዜ ከምከውናቸው ስራዎች መካከል ታሪካዊ ቦታዎችን መጎብኘት ታሪካዊ ቅርሶችን ማየት እንደዚህ እንሰራለን። ሌላኛው ደግሞ የበጎ ፍቃድ አገልግሎቶችን መስጠት የበጎ ፍቃድ አገልግሎቶች ስንል ምንድነው? የተለያዩ አይነት ድርጅቶች አሉ በሀገራችን በበጎ ፍቃድ አገልግሎት የሚፈልጉ ወይንም በበጎ ፍቃድ ሰዎችን የሚያስተናግዱ የአእምሮ ህመምተኞችን አካል ጉዳተኞችን ጤናቸው የተቃወሰባቸው እንደዚህ እንደዚህ አይነት። ሰዎችን የሚያገለግሉ ድርጅቶች ወይንም የተለያዩ ቢሮዎች አሉ እነሱ ላይ ሄዶ የበጎ ፍቃድ አገልግሎትም መስጠትም አንደኛው በትርፍ ጊዜ ከማከናውናቸው ስራዎች መካከል ናቸው ማለት ነው። ይሄን ነው ማንሳት ማሳየት የፈለኩት አመሰግናለሁ።

አመሰግናለው ስራዎችህን በቅደም ተከተል ታስቀምጣለህ ወይ? ነው መነሻ ሀሳቡ አዎ ስራዎችን በቅደም ተከተል ነው የማስቀምጠው። ብዙ ጊዜ ምንድነው ማደርገው በጧት ስራ ከመጀመሬ በፊት ያ ማለት ምንድነው? በጡዋት ከእንቅልፌ ተነስቼ የግል ንጽህናዬን ከጠበቅኩና ጸሎት ካደረኩኝ በኋላ ምንድነው? ስራዎቼን አዘረዝራለው ዛሬ በዚህ ቀን ውስጥ ምን ምን ስራዎች ነው ያሉብኝ? ወይንም ምን ምን ስራዎችን ነው መከወን ያለብኝ እነሱን ዘርዘር አሪጌ እጽፋለው። ዘርዘር አሪጌ በቀን ውስጥ የሚጠበቁብኝ ስራዎች ካሉ ቤት ውስጥ ሊሆን ይችላል። ቤት ዉስጥ የሚሰሩ ስራዎች ሊሆኑ ይችላሉ ከቤት ውጪ ቢሮ ውስጥ የሚሰሩ ሊሆኑ ይችላሉ ወይም ደግሞ ከቢሮ ውጪ የምሰራቸው ስራዎች ካሉ እነሱን በዝርዝር አስቀምጣለው እነሱን በዝርዝር አስቀምጥና ከጡዋት መቅደም ያለበት ዬትኛው ስራ ነው? ማለትም ጡዋት እስከ ምሳ ሰዓት ድረስ የትኞቹን ስራዎች ነው መስራት ያለብኝ? እነሱን ቅድሚያ እሰጣለው ቶሎ መሰራት ያለባቸው ስራዎች ካሉ እነሱን አስቀድማለው ከእነሱም ደግሞ ምናልባት ከምሳ በፊት የምሰራቸው አምስት ስራዎች ካሉ ከአምስቱ ውስጥ ዬትኛው መቅደም አለበት? ዬትኛው መከተል አለበት? የትኛው ሶስተኛ አራተኛ አምስተኛ መምጣት አለበት? እነሱን በቅደም ተከተል ለማስቀመጥ እሞክራለው ማለት ነው። ከዛ በኋላ ደግሞ ከምሳ በኋላም በተመሳሳይ ከምሳ በኋላ ያሰብኳቸው ስራዎች ይኖራሉ። እንደዚህ እነዚህ ስራዎች ደግሞ ከምሳ በኋላ እስከ አስራ አንድ ሰዓት ወይም እስከ አስራ ሁለት ሰዓት መስራት አለብኝ ብዬ ካሰብኩኝ ምን አደርጋለው? ዬትኛውን ስራ ቅድሚያ ልስጠው? አስር ስራዎች ካሉብኝ ከሰአት የምሰራቸው ዬትኞቹ ስራዎች መጀመሪያ መሰራት አለባቸው? ወይንም ጊዜ የሚያስፈልጋቸው ዬትኞቹ ናቸው? ቶሎ መሰራት ያለባቸው ዬትኞቹ ናቸው? እነሱን ቅደም ተከተል አስቀምጣለው። እነሱን ቅደም ተከተል አስቀምጥና ምን አደርጋለው ማለት ነው እነሱን ስራዎች ነው ቶሎ ለመከወን የምፈልግ የምሞክረው ማለት ነው። ስለዚህ በተቻለ መጠን በቅደም ተከተል ለማስቀመጥ ጥረት አደርጋለው። ነገር ግን እንደሚታወቀው የሰው ልጅ ከሰው ጋር ነው የሚኖረው። ከሰው ጋር ስንኖር ብዙ ችግሮች ደስታዎች ሊያጋጥሙን ይችላሉ። ምናልባት እኛ ያሰብነው ቀን ብዙ ስራ ለመስራት ሊሆን ይችላል ነገር ግን እየሆነ ያለው ደግሞ ሌላ ሊሆን ይችላል። ስለዚህ ምንድነው እንደዚህ አይነት ሁኔታዎች በሚያጋጥሙት ሰዓት ወደ ሚቀድመው እንሄዳለን ለምሳሌ ሀዘን በሚያጋጥም ሰዓት ስራዎቻችን መከወን እንተውና ወደ ሚቀድመው ነገር እንሄዳለን ማለት ነው። ስለዚህ ስራዎችን በቅደም ትከተል ለመከወን ጥረት አደርጋለው። ግን ደግሞ አስገዳጅ ሁኔታ ወይንም ከውጫዊ ተጽዕኖ የሚኖር ከሆነና ያን ስራ ለመከወን የማልችልበት አጋጣሚ ወይንም የማልችልበት አግባብ ካልን ምንድነው የማደርገው ማለት ነው ያን ስራ ቅድሚያ የሚሰጠውን ነገር ቅድሚያ እሰጣለው ቅድሚያ የማያስፈልገውን ደግሞ መከተል የሚችለውን ደግሞ በቀጣይ እየሰራው እቀጥላለው ማለት ነው። ስለዚህ በተቻለ መጠን በተቻለ መጠን ሌላ ተጽዕኖ እስከሌለ ድረስ መጀመሪያ ከእንቅልፌ ስነሳ ስራዎችን ቅደም ተከተል ሰጥቼ አስቀምጬ ነው ለመስራት የሚሞክረው። ምናልባት በመሃል ድንገት የሚመጡ ስራዎች ካሉም ደግሞ እንደየሁኔታቸው ጊዜ የሚፈልጉ ከሆነ ወይንም ቶሎ ውጤታቸውን የማያስፈልግ ከሆነ እነሱን ቀስ እያልኩ እሰራለው። ከዛ ግን እኔ ካሰብኩት ስራ ውጭ ተጨማሪ ስራዎች መተው እኔ ቶሎ እንድሰራ የሚያስገድዱ ወይንም እነዛን ሰው በስራዎች መቅደም ያለባቸው ከሆኑ እነዛ ነገሮች አስቀድማለሁ ማለት ነው ስለዚህ ይሄኛውም ጥሩ ልምድ ነው ብዬ አስባለው ያ ማለት ምንድነው ሰዎች ስራቸውን በቅደም ተከተል ማስቀመጥ አለባቸው ከዛ ውጪ ግን ቅደም ተከተል ከሌለ ዝብርርቅ ይኖራል ዝብርርቅ አርጎ ስራዎችን የሚሰሩ ከሆነ ደግሞ እንደኛ ውጤታማ እምነታችን ላይም ጥያቄ ምልክት ነው ወይንም ጥያቄ ያስነሳል ዉጤታማ ላንሆን እንችላለን። ስራዎቻችን በአግባቡ እንደው በጊዜው የማንከውን ወይንም የማንፈጽም ከሆነ ማለት ነው። ከዚህ በተጨማሪ ደግሞ ጊዜያችን በአግባቡ እንዳንጠቀም ያደርገናል። ስራዎችን በቅደም ተከትል የማናስቀምጥ ከሆነ ለምን ቶሎ መሰራት የሌለበትን ስራ ቀድመን ሰርተን ቶሎ መሰራት ያለበትን ስራ የማንሰራበት እና መጨናነቅ በውስጥ የምንገባበት ሁኔታ ይኖራል ማለት ነው። ስለዚህ ስራዎችን በቅደም ተከተል ታስቀምጣለህ? አዎ በቅደም ተከተል ለማስቀመጥ ጥረት አደርጋለው። ስለዚህ ይሄንን ነው ለማንሳት የፈለኩት አመሰግናለው።

አመሰግናለሁ በመሬት ላይ መቀመጥ ተመቻቸህ ወይ ነው? በመሬት ላይ መቀመጥ በነገራችን ላይ በጣም መሬቱ ንጹህ ከሆነ። እንደዚህ እንደዚህ ጥሩ ነው። ሳፋርጀንም ስናስበው መሬት አንደኛው ካሉን ፕላኔቶች ውስጥ አንደኛዋ ናት። እንደሚታወቀው መሬት ብዙ ነገሮችን በውስጧ ይዛለች ከሌሎች ምትለየውን በዚህ ነው ተመጣጣኝ የሆነ ሙቀት ነው ያለው በአንጻራዊነት ከሌሎች ጋር በምናወዳድርበት ሰዓት ቅዝቃዜውም ተመጣጣኝ ነው። ስለዚህ ለመኖር ከሌሎች ከመሬት ጋር ከሚመስሉ ነገሮች ጋር በምናወዳድርበት ሰዓት በብዙ ነገር ምቾት አላት ወይም በብዙ ነገር ተመራጭ ናት። ነገር ግን አሁን ላይ እንደሚታወቀው በአለም ላይ የህዝብ ቁጥር ከሰባት ቢሊየን በላይ እየሄደ የሰዎች ብዛት ወይንም በአለም ደረጃ ያለው የሰው ቁጥር ማለት ነው። ይሄ ደግሞ ምን እየፈጠረ ነው? መጨናነቅን እየፈጠረ ነው ወይንም ደግሞ መሬት ላይ ተጽዕኖ እያሳደረ ነው ምን አይነት ተጽዕኖዎችን እያሳደረ ነው? ለምሳሌ መሬትን የሚጎዱ ስራዎች እየተሰሩ ነው ከተለያዩ ፋብሪካዎች ሚወጡት ጭሶች ተመልሰው ወደ አየር ይሄዳሉ ከዛ በኋላ ሚመጣው ወደ ምድር ሚመጣው ዝናብ ወይንም ተመሳሳይ ነገር የሚፈጠረን መሬትን ወይንም ምድርን እየጎዳት እየመጣ ነው ማለት ነው። ስለዚህ ምናልባት በእኛ እርምጃ እንኳን ከተወሰኑ አመታት በፊት የምናውቀው አይነት አየር እና አሁን ያለው አየር ተመሳሳይ አይደለም። በሰዎች ምክንያት ተጽዕኖ እየደረሰበት ያለበት ሁኔታ ስላለ ማለት ነው። ሰዎች ብዙ ነገሮችን እያመጡ ስለሆነ ማለት ነው ስለዚህ። መሬት በተፈጥሮ በብዙ ነገሮች የታደለች ናት በብዙ ነገሮች የታደለች ናት ስል ምንድነው ብዙ ነገሮዎች ተመጣጥኖ የተሰጡ ናቸው ከሌሎች ጋር የምናወዳድርበት ሰዓት ነገር ግን እኛም የምንጠቀምበት አግባብ እኛ የምንጠቀምበት ሁኔታ ወይንም መሬትን እያዝንበት አግባብ ትክክል አይደለም ብዬ አስባለሁ። ቀጣይ ትውልድ እንድተርፍ አድርገን ተጽዕኖ ሳናደርስ የተሻለ የተሻለ ሚመጣው ትውልድ ወይንም ቀጣዩ ትውልድ በመሬት ተጠቃሚ እንዲሆን ወይንም መሬት ላይ መኖር ወይንም መሬት ላይ መቀመጥ ተመችቶት እንዲኖር ማድረጉ ላይ ክፍተት አለብን ብዬ አስባለሁ። ይሄ ደግሞ ለአንድ ሰው ለሁለት ሰው ለሶስት ሰው የምንሰጠው ወይንም ለሆነ ቢሮ ወይንም ለሆነ ድርጅት የምንሰጠው ስራ ብቻ መሆን አለበት ብዬ አላስብም። ለምን ቢባል ከእያንዳንዱ ሰው ሚጠበቁ ስራዎች አሉ እንደ ግለሰብ ከእኔ የሚጠበቅ ስራ አለ ከወንድሜ ከእህቴ ከሁሉም ሰው ሚጠበቅ ስራ አለ ማለት ነው። ስለዚህ በተቻለ መጠን በእያንዳንዱ እንቅስቃሴያችን ወይንም ስራዎችን በምንሰራበት ሰዓት በቀን ተቀን ህይወታችን ምን መሆን አለበት? መሬት በማይጎዳ መልኩ ቢዛራ ያ ማለት ምንድነው? መሬት መሬትን ሳንጎዳ መሬትን በሚጠብቅ አግባብ መሬትን በሚጠብቅ አግባብ ወይንም ደግሞ መሬት ላይ አሁን ላይ የሚኖረውን ሰው በማይጎዳ መልኩ ወደፊት ለሚመጣው ትውልድም መሬትን መሬት ላይ መኖር እንዲመቸው ወይንም ምቾት እንዲሰማ ወይንም ተመቻችቶ እንዲኖር አድርገን በተጠቀምን ቁጥር አንደኛ በእኛ ጊዜም ወይንም በእኛ ትውልድም ከመሬት የምናገኘው ነገር የተሻለ ይሆናል። ሁለተኛም ደግሞ ለቀጣዩ ትውልድ መሬት ላይ መቀመጥን ወይንም መሬት ላይ መኖርን እንደምን እናደርጋለን ማለት ነው የተሻለ ነገር ወይንም ጥሩ ነገር እንዲፈጠር አድርገን የምንቀጥልበት ሁኔታ ይኖራል ማለት ነው። ስለዚህ በተቻለ መጠን እያንዳንዱ በቀን ተቀን ህይወታችን የምንሰራቸው ስራዎች እንደ ግለሰብ ይሁን እንደ ማህበረሰቡ ይሁን ወይንም እንደ ድርጅትም እንደምንሰራበት መስሪያ ቤት የምንሰራቸው ስራዎች ምንን ታሳቢ ያደረገ መሆን አለበት መሬትም በማይጎዳ መልኩ መሬትን በዘላቂነት ለአሁኑም ለቀጣዩ ትውልድም በሚጠቅም አግባብ መከወን አለበት። ከዛ ውጪ ግን ከዚህ በተቃራኒው የምንሄድና የምንጓዝ ከሆነ ምን ይፈጠራል? መሬት ላይ መቀመጥ ለቀጣዩ ትውልድ አስቸጋሪ ሊሆን ይችላል። ለቀጣዩ ትውልድን ብቻ ሳይሆን አሁን ላይ ለምንኖረው ትውልድ መሬት ላይ መቀመጥ ትንሽ ሊያስቸግር ስለሚችል በተቻለ መጠን የምንሰራቸው ስራዎች ለመሬት የተስማሚ መሆን አለባቸው ማለት ነው። ይሄን ነው ማንሳት የፈለኩት አመሰግናለሁ

አመሰግናለሁ ውሃ ማምጣት ታውቃለህ ወይ? ውሃ ማምጣት አዎ አውቃለህ በደንብ ነው የማውቀው። ለምንድነው ይሄን ያልኩበት ምክንያት? እኔ ያለሁበት አካባቢ በጣም ትልቅ የሆነ የውሃ ችግር ያለበት አካባቢ ነው። ምናልባት እኛ ቧንቧ ውሃ ብለን የምንጣራ ወይንም ንጹህ ውሃ ብለን የተጣራ ውሃ የሚመጣበት ጊዜ ከወር አንድ ቀን ወይንም ከሃያ ቀን አንድ ቀን ከአስራ አምስት ቀን አንድ ቀን ነው የሚሆነው። ስለዚህ ይሄ ደግሞ ምን ያደርጋል ማለት ነው። ውሃ መምጣትን እንድንለማመድ ያደርገናል ማለት ነው። የውሃ ምንጮች እንደሚታወቀው ብዙ ናቸው። ውሃ ከቧንቧ ልናገኝ እንችላለን በእኛ አጠራር ገደል ወይንም ጉድጓድ ውሃ ብለን የምንጠራው አለ። ምንጭ ውሃ አለ እንደዚህ እንደዚህ እያለ ብዙ የውሃ ምንጮችን ማንሳት እንችላለን። ስለዚህ ቧንቧ ወይንም የተጠራው የሚመጣበት ነው ብቻ የምንጠብቅ ከሆነ። በአሥራ አምስት ቀን ወይም በሃያ ቀን አንድ ቀን ቀድተን ንጽህናችን ለመጠበቅ ምግባችን ለመውሰድ የልጆቻችን የቤተሰቦቻችን ልብስ ለማጠብ ንጽህናቸውን ለመጠበቅ ምንቸገርበታል አግባብ ነው ያለው። ስለዚህ ምንድነው የምናደርገው በተቻለ መጠን እንቀዳለን ውሃ የምትመጣበት ሰዓት ግን ደግሞ ለቀጣዮቹ ቀናቶች ውሃ ማምጣት ግዴታ ነው የሚሆነው ስለዚህ ውሃ መምጣት በደንብ አውቃለሁ። ውሃ የማመጣው ብዙ ጊዜ ምንድነው እኔ በጀሪካኖች በባልዲ ብለን የምንጠራቸው አሉ የተለያየ መጠን ያላቸው አስር ሌትር አስራ አምስት ሌትር ራስካይ ሌትር የሚይዙ በተመሳሳይ ደግሞ ጄሪካኖችን በተመሳሳይ ሃያ ሌትር ሃያ አምስት ሌትር አስራ ሌትር የሚይዙ። ጄሪካኖች አሉ እነሱን ተጠቅመን በአካባቢያችን ካለ ምንም ንጹህ ነው ብለን የምናስበው ውሃ ነው። ያ ማለት ምንድነው? ብዙ ቆሻሽ የሌለው የገደል ውሃ ካለ የምንጭ ውሃ ካለ ምን እናደርጋለን ማለት ነው። ከዛ ወደ ቤት እናመጣለን ማለት ነው። ከዛ ወደ ቤት እናመጣለን። ምናልባት በቀላሉ ላናገኝ እንችላለን ብዙ ጊዜ ራቀብለው ነው የሚገኙት ግን ተጠቃሚ ብዙ ስለሚሆን በጣም ወደ ታች ስለሚሆን መሳብ ሊጠበቅብኝ ይችላል። በተለይ ይሄ ገደል ውሃ ወይም ጉድጓድ ብለን የምንጠራው በእኛ አጠራር ምንድነው? መሬት ላይ የሚቆፈረው ነው ስለዚህ መሬት ላይ የሚቆፈር ከሆነ ሰው በቀዳው ቁጥር ወደታች እየራቀ ነው የሚሄደው። እየራቀ በሄደን ቁጥር ምንድነው ለመቅዳት ጉልበት ይፈልጋል ማለት ነው። ስለዚህ ጉልበት ይፈልጋል ስለዚህ መሳብ ይጠበቅብናል ወደ ላይ ውሃውን በደንብ ውሃውን እንስባለን ጀሪካችንን ወይንም ባልዲያችንን እንሞላለን ከዛ በኋላ ተሸክመን ወደ ቤቶቻችን እንወስዳለን ማለት ነው። ነገር ግን። በተቻለ መጠን እንደዚህ ምንጮች የሚባሉት አይነት ተዋዎች ቢኖሩ አንደኛ ከነጽና አኳያም በጣም ንጹህ ናቸው። ንጹህ ናቸው ስል ብዙ ጉዳት ያልደረሰባቸው ከሆኑ በንፅህ ደረጃ በጣም ተመራጭ ናቸው። ስለዚህ ንጹህ ከሆኑ ደግሞ ለበሽታ ተጋላጭነታችንም ይቀንሳል ማለት ነው። ስለዚህ ካገኘን ምጮችን እንጠቀማለን ከላይ ደግሞ የተገኘውን የተገኘውን ጉድጓዷም ይሁን በአካባቢያችን በቀላሉ በአነስተኛ ወጪ ልናገኛቸው የምንችላቸውን ውሃዎች እንጠቀማለን ማለት ነው። ስለዚህ ውሃ ማምጣት ታውቃለህ? አዎ በደንብ አውቃለሁ። ለምንድነው ይሄን ያወቅኩት? ችግሮች ናቸው እንደዛ እንድንሆን ያደረጉን የውሃ ችግር ሲኖር ግዴታውን ምን ማድረግ አለብን ወን መምጣት አለብን በአካባቢያችን በሰፈራችን በመንደራችን። የተለያዩ የውሃ ምንጮችን ተጠቅመን ውሃ መምጣት አለብን። ስለዚህ ውሃ የውሃ ችግር ካለና ንጽህናችን በአግባቡ መጠበቅ የምንፈልግ ከሆነ የቤተሰቦቻችንን ንጽህና በአግባቡ መጠበቅ የምንፈልግ ከሆነ ልብሶቻችን ማጠብ የምንፈልግ ከሆነ ለነዚህና መሰል መሰል ነገሮች ምንም እናደርጋለን ማለት ነው። ውሃ ከቤት ማምጣት አለብን ማለት ነው። ስለዚህ ችግሮች ምን እንድናደርግ አድርገውና በተለይ እኔን ነው የምኖርበት አካባቢ ሁሉንም ሰው ውሃ እንዲያመጣና ውሃ ማምጣት እንዲችል ወይንም መማመጣት እንዲያውቅ ችግሮቹ አድርገውታል ብዬ አስባለሁ። ይሄን ነው ማንሳት የፈለኩት አመሰግናለሁ።

የጧት ወይስ የማታ ሰው ነህ የሚለው መነሻ ሀሳቡ? እኔ የጧት ሰው ነኝ ብዙ ጊዜ የጧት ሰው ስል ምን ማለቴ ነው። ማታ ላይ ብዙ ማምሸት አልወድም ብዙ ማምሸት አልወድም ስል በጊዜ ነው የምተኛው። ሶስት ሰዓት እንደዚህ ከሆነ። በጊዜ ነው የምትተኛው ሶስት ሰዓት ምናምን በጊዜ ከሆነ ከስራ ቦታ ቀጥታ ወደ ቤት ነው የምገባው። ስለዚህ ወደ ቤት ከገባው በኋላ በየጊዜው ነው ለመተኛት ጥራት የማደርገው። ስለዚህ ብዙ ጊዜ የማታ ሰው አይደለም ወይንም ማታ በጣም አምሽቶ እስከ ስድስት ሰዓት እስከ ሰባት ሰዓት ስራ የሚሰራ ሰው አይነት ሰው አይደለም። ነገር ግን ደግሞ በጧት በጣም በየትኛውም ሰዓት መነሳት እችላለሁ። በየትኛውም ሰዓት መነሳት እችላለሁ። ከስራ አንድ ሰዓት ጀምሬ ከፈለኩኝ መነሳት እችላለሁ። ስለዚህ የምከውናቸው ስራዎች ካሉ ከማታ ይልቅ የትኛውን እሳት ነው የምመርጠው። የጧት ሰዓት ነው የምመርጠው ስለዚህ የጧት ሰው ነኝ ብዬ መናገር እችላለሁ ማለት ነው። በነገራችን ላይ በኔ ግንዛቤ ወይንም በኔ አረዳድ። የማታ ሰው ከመሆን የጧት ሰው መሆን የተሻለ ነው ብዬ ነው የማስበው። ለምን ቀን ላይ በተለያየ የስራ ስንባዝን ወይንም ስንሰራ ነው የምንውለው። የራሳችን የቤት ስራ አለ። ቢሮ ውስጥ የምንሰራቸው ስራዎች አሉ። አካባቢያችንን የምንሰራቸው ስራዎች አሉ እነዚህ እነዚህ ስራዎች ተሰብስበው ብዙ ስራዎች ነው የሚኖሩብን በቃል ውስጥ ማለት ነው። ስለዚህ እነሱን ጨርሰን ማታ ደግሞ ቤት ውስጥ ሌላ ስራ እንስራ ስንል አንድ እስከ ስድስት ሰዓት እስከ ሰባት ሰዓት በቆየን ቁጥር። ምን ይፈጠራል ማለት ነው? ምን እየተፈጠረ ነው የሚሄደው? ድካም ነው የሚሆነው ሁለተኛው እንትን የማንፈጥርበት ውጤታማ የማንሆንበት ሁኔታ ነው የሚኖረው ማለት ነው። ስለዚህ ምንድነው በተቻለ መጠን? ብዬ የማስበው በእኔ ግምት። በጧት መነሳት በቃ ቀን ሲደክመን ውሏል ስለዚህ አእምሮአችን እንደገና ነፃ አድርገን ወይንም አእምሮአችን አድሰን የቀኑን ስራ ረስተን ቀን ስሰራ የነበረውን ድካም ረስተን የተሻለ ስራ ወይንም ውጤታማ ስራ መስራት የምንፈልግ ከሆነ ምንድነው የምናደርገው? በጧት ቀደም ብሎ መነሳት ቀደም ብለን ስንነሳ። የማታው ድካም ይረሳል። ስለዚህ በጧት ተነስተን ምን ማድረግ እንችላለን ስራዎቻችንን ውጤታማ በሆነው ቤት። በጣም በፍጥነት በቅንጥፍና በተረጋጋ መንፈስ ስራዎቻችን መከወን እንችላለን ብዬ አስባለሁኝ። ስለዚህ እንደው እኔ የጧት ሰው ስለሆንኩ ብቻ ሳይሆን። የጧት ሰው መሆን በጣም የተሻለ ነው ብዬ ነው በኔ አረዳድ። ምክንያቱም የሆነ ጊዜ ላይ ለመሞከር ሞክሬ ነበር በጣም አምሽቶ የመተኛትና ጠዋት ዘግይቶ የመነሳት ወይንም የማታ ሰው መሆንን እንደምሞክሬ ነበር እና ስራዎች ላይ ሳየው ውጤታማ አላደረገኝም በጣም ብዙ ነገሮችን ብዙ ውጤቶችን አድክሞብኝ ነበረ ማለት ነው። ስለዚህ የትኛውም መረጥኩኝ የጠዋት ሰው መሆን ከማታ ሰው መሆን የተሻለ ነው። እና ስራዎችን በአግባቡ ለመስራት ጥሩ ነው ብዬ አሰብኩኝ። ስለዚህ የጠዋት ወይስ የማታ ሰው ነህ የሚለውን ጥያቄ ቀጥታ ለመመለስ ያክል። እኔ የጠዋት ሰው ነኝ የጠዋት ሰው ሆኜ በሚገባ ስራዎችን ከውናለሁ ማለት ነው። እንደ አጠቃላይ የጠዋት ወይስ ማታ ሰውን በሚለው ርዕሰ ጉዳይ ዙሪያ ማንሳት የፈለኳቸው ነጥቦች እነዚህ ናቸው አመሰግናለሁ

አመሰግናለሁ በቀን ስንት ሰዓት ትጠቀማለህ ስንት ሰዓት ስልክ ትጠቀማለህ ነው የሚለው አሁን ላይ እንደሚታወቀው ብዙ ነገራችን ከስልክ ጋር የተያያዘ ነው የምናነበው በስልካችን ነው መረጃ የምናገኘው በስልካችን ነው ከሰው ጋር የምንገናኘው በስልካችን ነው ስለዚህ በአማካይ በቀን ውስጥ ከ አራት ሰዓት እስከ አራት ሰዓት ተኩል ወይንም በደቂቃ ስናስበው ስንት ነው የሚሆነው ማለት ነው ከሁለት መቶ አርባ ደቂቃ እስከ ሁለት መቶ ሰባ ደቂቃ ውስጥ በቀን እጠቀማለሁ፤ የምጠቀማቸው ቀደም ብዬ ላነሳኋቸው ነገሮች ነው አንደኛ ከተለያዩ አውታረ መረቦች መረጃ ለማግኘት ከሰው ጋር መልእክት ለመለዋወጥ የተለያዩ አይነት መተግበሪያዎችን ተጠቅሞ ማለት ነው ከዚህ በተጨማሪ ደግሞ ሌሎችም ለሌሎች አገልግሎቶች ለመዝናኛ አገልግሎቶች መጽሐፍቶችን ለማንበብ ሊሆን ይችላል የተለያዩ አይነት ምስሎችን የተቀረጹ ምስሎችን ምስል ያላቸው ሙዚቃዎች ሊሆን ይችላሉ የተለያዩ አይነት ሲኒማዎች ሊሆኑ ይችላሉ እነዚህ እነዚህ ነገሮች ለማየት በዋናነት በቀን ውስጥ አራት ሰዓት ተኩል አካባቢ በቀን ውስጥ አራት ከአራት ሰዓት እስከ አራት ተኩል የሚሆን ጊዜ ውስጥ ስልኬን እጠቀማለሁ ማለት ነው፤ ብዙ ጊዜ ስራ ቦታ ከሆንኩኝ ግን ከስራ ነፃ፣ ከስልክ ነፃ ነው የምሆነው ወይንም ስልኬን አልጠቀምም ምናልባት ስራ ቦታ ሆኜ ነፃ የምሆንባቸው ጊዜዎች ካሉ ነፃ የምሆንባቸው ጊዜዎች ማለቴ በጣም ደንበኛ የሌለባቸው ሰዓቶ ሰአቶች ካሉ ምክንያቱም እነሱን ተጠቅሜ ስልክ ልጠቀም እችላለሁ ከዛ ውጪ ግን በምንም ታምር ስልክ ስራ ቦታ ሆኜ ላለመጠቀም ጥረት አደርጋለሁ መቸ ነው የምጠቀመው ብዙ ጊዜ ምሳ ሰዓት ላይ ምሳ ሰዓት ላይ የሻይ ሰዓት አካባቢ እነሱን እጠቀማለሁ ከዛ በተጨማሪ ደግሞ ማታ ማታ ከስራ ቦታ ወደ ቤት እንደተመለስኩኝ ባሉት ሰዓታቶች እስከምተኛ ባለው ጊዜ ብዙ ብዙ ብዙ ሰዓት የምትጠቀመው እስከምተኛ ባልለባቸው ጊዜዎች ወይንም ማታ ማታ ነው የሚሆነው ማለት ነው ያው ስልክ እንደሚታወቀው አሁን ከብዙ ነገሮቻችን ጋር የተያያዘ ነው ከብዙ ህይወታችን አካሎች ጋር የተያያዘ ነው ከ የምንጠቀምባቸው የምናነበው በስልክ ነው መረጃ የምንለዋወጠው በስልክ ነው ከሰው ጋር የምንገናኘው በስልክ ነው መልእክት የምናስተላልፈው በስልክ ነው እንደዚህ እንደዚህ እያልን ብዙ ነገሮችን ማንሳት ስለምንችል ስለዚህ በዋናነት ስልክ ለተለያዩ አገልግሎቶች ስለምንጠቀም ከአራት ሰዓት እስከ አራት ተኩል በቀን ውስጥ ስልኬ ጋር ጊዜ አጠፋለሁ ማለት ነው፤ ነገር ግን ስራ ቦታ ግዴታ ምናልባት የሚያስገድዱኝ ሁኔታዎች ካሉ ስልክ ልጠቀም እችላለሁ ማለት የምቀበላቸው መረጃዎች ወይም የምቀበላቸው መልእክቶች የማስተላልፈው መልእክቶች ካሉ ለሌላ ሰው ስልክ የምገደድበት መጠቀም ምገደድበት ሁኔታ ነው የሚኖረው። ከዛ ውጪ ግን ባለው ስልክ ከስራ ሰዓት ውጪ በእረፍት ሰዓት ወይም በምሳ ሰዓት እና ማታ በሚባሉት ጊዜዎች ላይ ነው ቀደም ብዬ ያነሳሁትን አራት ሰዓት እስከ አራት ሰዓት ተኩል የሚሆነኝ ጊዜ ማጠፋው ማለት ነው ይሄንን ነው ለማንሳት የፈለኩት አመሰግናለሁ።

አመሰግናለሁ። በስራ ስንት ጥሪ ታደርጋለህ? ነው የሚለው። ብዙ ጊዜ በስራ ረጅም ጥሪዎችን አላደርግም። ምናልባት ከሶስት እስከ አራት ጥሪዎች በአንድ ስትራ ላደርግ እችላለሁ። ለምን ሶስት ጊዜ አራት ጊዜ ጥሪ ተደርጎለት አንድ ሰው መምጣት ካልቻለ የሚያመላክተው ወይ በአካባቢው የለም ወይም ያንን ጉዳይ አልፈለገውም ያንሰራል ፈለገውም ማለት ነው። ስለዚህ በተቻለ መጠን ከሶስት እስከ አራት ጊዜ በሚሰማው ሁኔታ ወይንም ሰዎች ሊሰሙት በሚችሉት ልክ ወይንም ሊሰሙት በሚችሉት አግባብ ልክ ጥሪ አደርጋለሁ። ወይንም ጥሪ ጥሪ አደርጋለሁ። ከሶስት ከአራት ጊዜ በኋላ ግን ሌላ ተጨማሪ ጥሪዎችን አልፈጽምም። ለምን ቀደም ብዬ ባነሳኋቸው ምክንያት ማለት ነው። እኔም በተመሳሳይ የሆነ ቦታ ላይ ባለ ጉዳይ ሆኜ ወይንም ጉዳይ ላስፈጸመ ሄጄ ረጅም ማለት ከዛ ከቦታው ብዙ አርቅም። ቀረብ ብዬ ነው ለመቀመጥ የምሞክረው፣ ወይንም ጠጋ ብዬ ነው ለመቀመጥ የምሞክረው። ስለዚህ ብዙ ጥሪ እንዲደረግልኝ አልፈልግም። በተቻለ መጠን የተመጠነ ጥሪ ማለት ምንድነው ከሶስት ጊዜ አራት ጊዜ በላይ ጠሪ አልፈልግም። ከሶስት ከአራት ጊዜ በላይ ጥሪ በቦታው እንደሌለው ስለሚያመለክት ጠጋ ብዬ ነው የምቀመጠው። ሰዎችም አገልግሎት የሚፈልጉ ሰዎች ከእኔ ካሉ ጠጋ ብለው እንዲቀመጡ ወይንም አገልግሎት ወደሚፈልጉበት መስኮትም ይሁን በር ወይንም ቢሮ ጠጋ ብለው እንዲቀመጡ ነው የምፈልገው። ስለዚህ ያን ያክል ረጅም ጥሪም አስፈላጊ ነው ብዬ አላስብም። እንደ እኔ በጣም ያነሰም ጥሪ አስፈላጊ አይደለም። ድምፃችን ጮክ አድርገን፣ ሰው ሊሰማ በሚችልበት አግባብ ወይንም ሰው ሊሰማ በሚችልበት ሁነት አድርገን ወይንም ሰው ሊሰማ በሚችልበት ሁኔታ አድርገን ድምፃችን ከፍ አድርገን ግን ጥሪውን ያን ያክል ማድረጉ ብዙ ትርጉም ያለው መስሎ አይታየኝም ማለት ነው። ስለዚህ ጥያቄውን ለመመለስ ያክል በስራ ስንት ጥሪ ታደርጋለህ? ነው የሚለው። በተቻለ መጠን በስራ ውስጥ ከሶስት እስከ አራት ጥሪዎች በአማካይ በአማካይ አደርጋለሁ። እኔም ከዛ በላይ ጥሪን እንዲደረግ አልመክርም ወይንም አልፈልግም። ጉዳይ ለማስፈፀም ወይንም አንድ ቦታ ላይ ለስራ ሄጄ ከዛ በላይ ጥሪ መደረግም አግባብ አይደለም ብዬ ስለማስብ በስራ ጥሪ መደረግ ያለበት ብዬ የማስበው ምን የማደርገው ከሶስት እስከ አራት ጊዜ ነው። ከዛ በላይም እኔም ለምን ጉዳዩን አልፈለኩትም ማለት ነው። ከዛ በላይ ጥሪ የምፈልግ ከሆነ በአጠቃላይ ማለት ነው። ስለዚህ ቀደም ብዬ ባነሳሁት ርዕሰ ጉዳይ ማለት በስራ ስንት ጥሪ ታደርጋለህ? በአማካይ ከሶስት እስከ አራት ጊዜ ውስጥ ጥሪ ለማድረግ እሞክራለሁ ማለት ነው።

አይስክሬም ትወዳለህ የሚል ነው መነሻ ሀሳቡ አይስክሬም መቼም የማይወድ ሰው አለ ብዬ አላስብም እኔም ከሚወዱት ወገን ነኝ። አይስክሬም በተለይ በተለይ የልጅነት ጊዜዎቻችን በጥሩ ሁኔታ አሳልፈናል ብዬ ከማስባቸው ነገሮች መካከል አይስክሬም ነው። አይስክሬም የልጅነት ጊዜዎቻችን ጣፋጭ በሆነ ሁኔታ አሳልፎልናል ብዬ የማስበው አይስክሬም ነው። ለልጆቼም ብዙ ጊዜ እገዛላችኋለሁ በተለይ መዝናኛ ቦታዎች ላይ ሲሄዱ በጣም በተደጋጋሚ ባይሆኑም ማለት የራሱ ጉዳትም ጣፋጭ ነገር በበዛ ቁጥር የራሱ ጉዳትም ስለሚኖረው። ያን ያክል ቁጥሩ ማለት በተደጋጋሚ ባልገዛላቸውም በዝናኛ ቦታዎች ላይ ሲሄዱ አይስክሬም እገዛላችኋለሁ እነሱም አይስክሬም ይወዳሉ። እኔም በተለይ በተለይ ከዚህ በፊት በነበሩም የልጅነት ጊዜያቶች ወይንም በበፊት ጊዜዎች አይስክሬን በጣም ተጠቃሚ ነበርኩኝ። አይስክሬምን ከሚወዱት ሰዎች መካከል አንዱ እኔ ብልስ መጋነን አይሆንም። አይስክሬም እንደሚታወቀው ለልጆች ብዙ ጥቅሞችን ይሰጣል። አንደኛ ጣፋጭ ጣፋጭ በሆነ ቁጥር ደግሞ በውስጡ ብዙ ይዘቶች ስለሚኖሩት አይስክሬም የሚዘጋጀው ከተለያየ አይነት ነገር እንደመሆኑ መጠን አንደኛ ከጤና ጋር በተያያዘ ጥቅሞች አሉት። ከዛም አልፎ ከጤና በተጨማሪም ደግሞ ምን አይነት ጥቅሞች ይኖሩታልኝ? እንደ በዝናኛ ነው በተለይ በዝናኛ ቦታዎች ላይ ሄደን የምናይ ከሆነ ብዙ ልጆች ወይም ብዙ ህፃናት አይስክሬም መላስን እንደ ትልቅ ነገር ነው የሚወስዱት ወይንም እንደ ትልቁም ነገር ነው የሚወስዱት። እና ምንድነው የሚደረገው ብዙ ጊዜ አይስክሬም? ብዙ ህፃናቶች ይጠቀማሉ ወይንም አይስክሬም ብዙ ልጆች ይወዳሉ እንደ አንድ የመዝናኛ አማራጭም ስለሆነ ይሄንም እንደ አንድ መዝናኛ መንገድም ስለሆነ ማለት ነው። በዋናነት ስለዚህ አይስክሬም ትወዳለህ ለሚለው መነሻ ሀሳብ እንደ አጠቃላይ አይስክሬም በጣም ነው የምወደው። አብዛኛው ሰውም ይወዳል ብዬ አስባለሁ ወይ አብዛኛው ሰው የቀመሰው ማለቴ ነው ያልቀመሰው መቼም አንድ ነገር ሊወዳ ይችላል። ስለዚህ አይስክሬም ከተቀመሰ ብዙ ሰው ይወደዋል ብዬ አስባለሁ። ግን ደግሞ አይስክሪን በተደጋጋሚ መጠቀም ደግሞ አስፈላጊ ነው ብዬ አላስብም። አለም ቢባል በተደጋጋሚ በተጠቀመው ቁጥር ልጆችን ምግብ ይዘጋቸዋል ነው የሚታወቀው። ልጆች ደግሞ ጠፋጭ ነገሮችን ባገኙ ቁጥር በጣም ለምግብ የምግብ ፍላጎታቸው እየቀነሰ እየቀነሰ ስለሚመጣ። አሁን ስለዚህ ምንድነው የሚሆነው አይስክሪም? ስንገዛላቸው ልጆችን በተመጠነ ጊዜ ሁኔታ ወይንም በሆነ ጊዜ አንዴ ምናልባት በወር አንዴ መዝናኛ ቦታዎች ሲሄዱ እንደዚህ እንደዚህ አይነት ጊዜዎች ነው እንዴ ሁሌም አይስክሪም እየገዛን ልጆቻችንን የምናስለምድ ከሆነ? አንደኛ በጣም ሲበዛለት ጤናም የራሱ የሆነ ጉዳት ይኖረዋል። ከዛ በተጨማሪ ደግሞ ምን ይፈጠራል ማለት ነው። አይስክሬም። ምግብ ፍላጎታቸውን በጣም ቀንሶ ምግብ ከጣፋጭ ነገሮች ውጪ ምግብ እንዳይበሉ ሊያደርጋቸው ስለሚችል። አይስክሬን በምንገዛበት ወይንም በምንመገብበት ሰዓት ይሄን ታሳቢ ማድረግ አለብን ይሄን ነው ማንሳት የምፈልገው አመሰግናለሁ

አመሰግናለሁ ዶሮ አለህ ወይ ነው? ዶሮ አሁን ላይ የለኝም እውነት ለመናገር ግን ከዚህ በፊት በነበረኝ በተለይ በልጅነት በወጣትነት እድሜዬ ላይ ዶሮ በጣም ነበር የማረባው። ወይንም ቤት ውስጥ በጣም ብዙ ዶሮዎች ነበሩ ለተለያየ አገልግሎት የምጠቀምባቸው ማለት ነው። ሽጬ ለተለያዩ ልብስ ለመግዛት፣ ጫማ ለመግዛት፣ ደብዳር ለመግዛት፣ እስክርቢቶ ለመግዛት፣ የሚያስፈልጉኝ ነገሮች ለመግዛት ዶሮዎችን በስፋት አረባ ነበር። የማረባበት መንገድ ግን አሁን ላይ እንዳለው የተጠና መንገድ አልነበረም ያ ማለት ምንድነው ጤናቸውን በአግባቡ እየተንከባከብኩ የሚያስፈልጋቸውን ምግቦች ወይም የሚፈልጉትን አይነት ምግብ እንዲመገቡ እያደረኩ አልነበረም። ምንድን ነበር በዋናነት እንደው ለማርባት ያክል እንጂ ያን ያክል እየተንከባክቢያቸው ለማለት ተንከባ እንከባከባቸው ለማለት እንከባከባቸው ነበር ለማለትም ትንሽ ይከብዳል ለምን ቢባል በ ጤናቸውም በሚፈልገው ጊዜ አልጠብቅላቸውም የሚመገቡትም ምግብ ተዟዟረው እንዲያገኙ ወይንም ከ በየሰፈሩ ወይንም በየቤቱ ዞረው የሚጣሉ ነገሮችን እንዲመገቡ እንጂ ሳደርግ የነበረው ከዛ ውጪ ያለ የተጠና ምግብ እነሱን ሊያዳብር የሚችል የስጋ ዶሮዎች ከሆኑ የ ለስጋ ዶሮዎች የሚሆን ምግብ አይነት የእንቁላል ዶሮዎች ከሆኑ ለእንቁላል ዶሮዎች የሚሆን አይነት የምግብ አይነት አይደለም ስገዛላቸው የነበረው ምንድነው የማደርገው በየአካባቢው እንዲንቀሳቀሱ አደርጋለሁ ምናልባት ምናልባት የሆነ የህመም ምልክት በማይበት ሰዓት እነዛን ዶሮዎች ይዤ ወደ ባለሙያዎች እሄዳለሁ ያ ማለት የለ ወደ እንስሳት ህክምና ክሊኒኮች ወስጄ እነዛን ደሮዎች ለማሳከም ጥረት አደርጋለሁ እንጂ በየጊዜው ክትባት መስጠት እንደዚህ እንደዚህ አይነት ነገሮች አልነበሩም በዋናነት ነገር ግን እንደው ያን ያክል የከፋ ጉዳትም አጋጥሞኛል ብዬ አላስብም ወይም ትልቅ ኪሳራ የሚያደርስ ነገርም አ አድርሶብኛል ብዬ አላስብም ግን በሚገባ በሚገባና በሚፈለገው መልኩ ዶሮዎችን አረባ ነበር በጣም በብዛት ከእኔ አልፎ ለምግብነት እጠቀምበት ነበር እንቁላላቸውን ስጋም በሚያስፈልግበት ሰዓት በቤተሰብ ደረጃ ዶሮዎችን ስጋ የምንመገብበት ሁኔታ ይኖራል ከዚህ ውጪ ደግሞ የሚያስፈልጉኝ እቃዎች ለመግዛት ገበያ ላይ የዶሮዎችን እንቁላል እሸጣለሁ ትርፍ የሆኑ ዶሮዎችንም በሚ በተመሳሳይ ደግሞ እየተካው እየተካው የተለያዩ አይነት ዶሮዎችን የምሸጥበት ሁኔታ ይኖራል ማለት ነው ስለዚህ ዶሮ አለህ አዎ ከዚህ በፊት ነበረኝ አሁን ላይ ግን እያረበው አይደለም ወይንም አሁን ላይ ዶሮዎችን ዶሮዎች የሉኝም ማለት ነው እንደ አጠቃላይ ግን ወደፊት በሰፊው ቦታም አመቻችቼ ጤናቸውን በሚገባ ጠብቄ በቂ ካፒታል ይዤ በስፋት ዶሮዎችን የማርባት ወይንም ዶሮዎችን ጤናቸውን በተጠበቀ ሁኔታ ተንከባክቤ የማሳደግ ፍላጎት አለኝ እሱን በቅርቡ አደርገዋለሁ ብዬ አስባለሁ አመሰግናለሁ

ቀልድ መናገር ትወዳለህ ወይ ነው የሚለው መነሻ ሀሳቡ አዎ ቀልድ መናገር እወዳለሁ ወይንም ቀልድ መናገር ደስ ይለኛል እንደ አጠቃላይ ለምን ሲባል መቼም ህይወት እንደሚታወቀው ከሁሉንም ነገር ቁም ነገር ካደረግነው ወይንም ሁሉንም በቁም ነገር ካደረግነው አሰልቺ ነው የሚሆነው ስለዚህ ቀልድ ያስፈልጋል ብዬ አስባለሁ ለሰው ልጅ ለሰው ልጅ ቀልድ የሚያስፈልግ ከሆነ ደግሞ ምንድነው የሚሆነው ቀልዱን ቀልዶችን በተለያየ መንገድ በስራ መሃል ሊሆን ይችላል ወይንም ደግሞ የተለያዩ ነገሮችን በምንፈጽምበት ሰዓት ቀልድ መናገር ጥሩ ነው ብዬ አስባለሁ ቀልድ መናገርም በጣም ደስ ይለኛል በተለይ በተለይ በጣም ከምቀርባቸው ጋር ሲሆን ከምቀርባቸው ጋር ሲሆን ማለት ከቤተሰብ አባላት ከልጆቼ ጋር ከባለቤቴ ጋር ስንሆን ቀልዶችን እናወራለን ከዚህ በተጨማሪ ደግሞ በጣም ከምቀርባቸው ጓደኞቼ ጋር በምሆንበት ሰዓትም በተመሳሳይ ቀልዶችን እንጋራለን ወይንም ቀልዶችን አወራለሁ ቀልዶችን አወራለሁ ምናልባት በጣም በስራ ደክሞን ከሆነ የስራ ሞራላችን ከፍ የሚያደርግ ወይንም የሚያነቃቃ ነገር እና ድካማችን የሚያስረሳ ነገር ሊሆን ይችላል ወይንም በጣም በመከፋት ውስጥ ከሆንን በጣም በሚያሳዝን ስሜት ውስጥ ከሆነ በተመሳሳይ ዘመን ያደርጋሉ ማለት ነው እነዚህ ነገሮች ቀልድ በተናገርን ቁጥር መንፈሶቻችንን የማደስ ባህሪ አላቸው ወይንም ከነበረን መንፈስ ወደተሻለ መንፈስ መጥፎውን መንፈስ ወደ ጥሩ መንፈስ የመቀየር ወደተሻለ ነገር የማድረግ ሀሳብ ስላላቸው በዋናነት ቀልዶች ጥሩ ናቸው ቀልድ መናገርም እወዳለሁና አስፈላጊ ነው ብዬ አስባለሁኝ በዋናነት ማለት ነው ስለዚህ ቀልድ መናገር ትወዳለህ የሚለው ነገር ላይ እንደ አጠቃላይ በጣም ቀልድ መናገር እወዳለሁ በጣም ቀልድ መናገር ከሚፈልጉ ሰዎች መካከል ነኝ ይሄም በጣም መበረታታት አለበት ብዬ አስባለሁ መበረታታት አለበት ብዬ የማስበው ምንድነው ስራዎቻችን በቀልድ የተዋዙ ቁም ነገሮቻችን በቀልድ የተዋዙ እያደረግናቸው በመጣን ቁጥር ምን ይሆናሉ ለስራ ያለን ፍቅር እየጨመረ ስራውን ውጤታማ በሆነ መንገድ የመስራት ነገራችን እየጨመረ ስራ ስራ ቦታችሁን ውስጥ ያለውን የስራ መንፈስ እያጠነከርን እያሻሻልን የተስተካከለ እያደረግን የምንሄድበት አግባብ ይኖራል ማለት ነው ስለዚህ የስራ መንፈሱ ጥሩ እንዲሆን ስራዎቻችን በተግባቦት እንድንሰራ በጣም በተቀላጠፈ ሁኔታ ውጤታማ በሆነ መንገድ ስራዎቻችን መስራት የምንፈልግ ከሆነ ቀልድ እያወራን ስራዎቻችን መስራት አስፈላጊ ነው ማለት ነው ስለዚህ ቀልድ መናገር ትወዳለህ በሚለው ርዕሰ ጉዳይ ዙሪያ አዎ በሚገባ እወዳለሁ ይሄ ደግሞ ጥሩ ልምድም ስለሆነ መበረታታት አለበት ሰዎችን ቀልዶችን እየተናገሩ በሄዱ በሄዱ ቁጥር ያላቸውን መስተጋብር ያላቸውን መንፈስ የተሻለና ጠንካራ ማድረግ ስለሚችሉ ቀልድ መነጋገር አስፈላጊ ነው ብዬ አስባለሁ ቀልድ መናገሩን ጥሩና የተሻለ ነው ብዬ ነው የማስበው እንደ አጠቃላይ አመሰግናለሁ በዚህ ርዕስ ጉዳይ ዙሪያ።

አመሰግናለሁ ሳንቲም ትቆጥባለህ ወይ? ነው መነሻ ሀሳብ። አዎ ሳንቲም እቆጥባለሁ በተቻለ መጠን የማገኛቸውን ሳንቲሞች። ለሚገባው ነገር ማለት ለሚያስፈልጉኝ ነገሮች ወጪዎችን አወጣለሁ ግን ደግሞ ከሚያስፈልገኝ ውጪ ከሆነ ማለትም በጣም ትርፍ ነገር ካለ ደግሞ ወይንም ከሚያስፈልገኝ ከመሰረታዊ ነገሮች ውጪ ያለውን ገንዘብ ደግሞ የሚገባ ቆጠባለሁ። እንደሚታወቀው ቁጠባ የአንድ ሰው መሰረት ነው ብዬ ነው የማስበው ለምን ቢባል? ወደፊት የሚያስፈልጉን ነገሮች አሉ ለኛ የሚያስፈልጉን ነገሮች አሉ ለልጆቻችን የሚያስፈልጋቸው ነገር አለ። ለቤተሰቦቻችን እንደ አጠቃላይ እንደ አጠቃላይ የሚያስፈልጉን በጣም ብዙ ነገሮች ይኖራሉ። ስለዚህ እነዚህን ለማሟላት የምፈልግ ከሆነ በአጠቃላይ ምን ማድረግ ያስፈልጋል መቆጠብ አስፈላጊ ነው ማለት ነው። መቆጠብ አስፈላጊ ነው ማለት ነው። ስንቆጥብ ግን ከመሰረታዊ ፍላጎቶቻችን መቀነስ የለብንም። በዛው ልክ ደግሞ በጣም አጥፊዎችን መሆን የለብንም በተቻለ መጠን አግባብ ባለው ሁኔታ ምን ማድረግ አለብን መቆጠብ አለብን ማለት ነው። በጣም አጥፊዎችን ሳንሆን። በተመጠነው ሁኔታ በተመጠነ ሁኔታ አጥፊዎችም ሳንሆን። መሰረታዊ ፍላጎቶቻችንም አሟልተን ምን ማድረግ አለብን ሁለቱንም በአጠቃላይ ሁኔታ መቆጠብ አለብን። ግን ደግሞ ቁጠባ የህይወት መሰረት መሆኑን መዘንጋት የለብንም። ለምን ወደፊት ልጆቻችን ይማራሉ ልጆቻችን ያደርጋሉ። የሚያስፈልጋቸው ነገሮች በዛው ልክ ይጨምራሉ የሚያስፈልጋቸው ነገሮች ለትምህርት የሚያስፈልጓቸው ነገሮች ይጨምራሉ። ለትምህርት የሚያስፈልጓቸው ነገሮች ጨምሮ ደግሞ ወጪዎቻችን በዛ ልክ እየጨመሩ ይመጣሉ ማለት ነው። እኛም ወደፊት ምናልባት ትዳር ካልያዝን ትዳር መያዝ ይኖርብናል ልጅ ከሌለ ልጅ መውለድ ይኖርብናል። ቤት ከሌለን ወደፊት ቤት መስራት ወይም ደግሞ ቤት መግዛት ይጠበቅብናል። ስለዚህ መኪና ከሌለንም በተመሳሳይ መኪና መግዛት ይጠበቅብናል። ቤተሰቦቻችን ማገዝ ይጠበቅበናል እንደዚህ እና መሰል መሰል ብዙ የሚጠበቁበት ነገሮች አሉ። ስለዚህ ይሄን ለመከወን ሲባል ይሄን ለመከወን ሲባል ምን ያስፈልገና መቆጣበብ ወሳኝ ነገር ነው ማለት ነው። መቆጠብ ወሳኝ ነው መገር ነው። መቆጠብ ወሳኝ ነገር ነው ካልን ደግሞ በተቻለ መጠን የምናገኘውን ነገር በሚገባው በአግባቡ እየተጠቃመን ለመሰረታዊ ነገሮች። ከ በጣም ከአጥፊ ከመሆን ደግሞ የተወሰነ እየቆጠብን ወደፊት ህይወታችን የሚያስፈልገንን ነገር ማሟላት ይጠበቅብናል ማለት ነው። ከዛ ውጪ ግን። የእለቱን ብቻ አስበን የምንኖር ከሆነ ዛሬ ብቻ የምደልብኝ የማገኘውን ገንዘብ ወይንም የማገኘውን ሳንቲም ዛሬ አጥፍቼው ልደር። ለሚያስፈልገውም ለማያስፈልገውም ነገር እያወጣን የምንቀጥል ከሆነ ግን ህይወታችን ምንድነው የሚሆነው ትንሽ አስቸጋሪ ነው የሚሆነው ማለት ነው። ለምን ቢባል? ወደፊት የሚያስፈልጉን ነገሮች ማሟላት ካልቻልን ምን ይፈጠራል ማለት ነው። እየተፈጠረ ይሄዳል በቤተሰቦቻችን መካከል ማለት ነው። በቤተሰቦቻችን መካከል ክፍተት የሚፈጠረው ምንድነው? ወደፊት የሚያስፈልገንን ነገር ማሟላት ካልቻልን ልጆቻችን በሚገባ መማር አይችሉም። ትዳራችን በሚገባ መምራት አንችልም እንደዚህ እና መሰል ጉዳቶች ስለሚኖሩት በተቻለ መጠን የምናገኘውን ገንዘብ በሚገባ መቆጠብ ወይም ሳንቲሞቻችን መቆጠብ ይኖርብናል። ማለት ነው

የምትወደው ስፖርት ምንድነው? ነው ለሚለው የምወደው ስፖርት በዋናነት። እኔ እግር ኳስ ነው የምወደው እግር ኳስ። ነው የምወደው እግር ኳስን ደግሞ ሁለቱንም ነው የምወደው ያ ማለት። ኳስ ማየትም እወዳለሁ እግር ኳስ መጫወትም እወዳለሁ። በተለይ በተለይ ትልልቅ ቡድኖች ሲሆኑ ያ ማለት ማየት የሚባለው ምንድነው? ትልልቅ ቡድኖች አሉ በተለይ በተለይ። በእኛ ሀገር ደረጃም በተለያዩ እርከኖች የሚጫወቱ አሉ በኢትዮጵያ ፕሪሚየር ሊግ የሚባል አለ ኢትዮጵያ ከፍተኛ ሊግ እንደዚህ እንደዚህ እያልን የምናያቸው ስፖርቶች አሉ። እነሱን መመልከት ያዝናናኛል። ከዚህ በተጨማሪ ደግሞ በተለያዩ ሀገሮች በተለያዩ ክፍለ አት አለሞች በተለያዩ አህጉሮች። የሚካሄዱ ስፖርታዊ የእግር ኳስ ውድድሮች አሉ። እነሱን መመልከት ለምሳሌ በቅርብ የተጠናቀቀ የአፍሪካ ዋንጫ አለ። የአፍሪካ ዋንጫ በጣም ብዙ ቡድኖችን አስመልክቶናል በጣም ብዙ አዳዲስ ተጫዋቾችን አስመልክቶናል እንደዚህ አይነት ፉክክራቸው ጠንካራ ያሉ ኳሶችን መመልከት እወዳለሁ። ከዚህ በተጨማሪ ደግሞ ከፍ ያሉ ወደ አውሮፓ ስንሄድ ደግሞ። በእንግሊዝ ደረጃ የሚካሄዱ ውድድሮች አሉ የእንግሊዝ ፕሪሚየር ሊግ የሚባል በጣም ትልልቅ ቡድኖች የሚሳተፉበት አርሰናል ማንችስተር ቼልሲ የምንላቸው አይነት ቡድኖች የሚሳተፉበት ማለት ነው። የእነሱን ኳስ በተለይ ቅዳሜና እሁድ ከሆነ። እንደ አንድ የእረፍት ጊዜን የማሳልፍባቸው እንደ እግር ኳስ ነው ማለት ነው። በተለይ እኔ የምደግፈው ቡድንን መመልከት የምደግፈው ቡድን ስል ምንድነው? አርሰናል የሚባል ቡድን አለ የምደግፈው ቡድን የእሱን ጨዋታዎች መመልከት የእሱን ጨዋታዎች መመልከት ሲጫወት ተጫዋቾቹን ማየት እነዚህ እነዚህ በጣም ያዝናናኛል። ወይንም የምወደው ስፖርት እሱ ነው እግር ኳስን ማየት ብቻ ሳይሆን በመጫወትም እዝናናለሁ በተለይ እረፍት በምንሆንበት ሰዓት ከጓደኞቼ ጋር። ጊዜን እንመደባለን ከጓደኞቼ ጋር ጊዜ እንመደብና። የተለያዩ ሜዳዎች ላይ እንሄዳለን። የተለያዩ ሜዳዎች ላይ በአካባቢያችን ሚገኙ ከአካባቢያችን ራቅ ብሎ የሚኖሩ ሜዳዎች ይኖራሉ እነዛ ቦታዎች ላይ እንሄዳለን እነዛ ቦታዎች ላይ ሄደን ምን እናደርጋለን ኳስ እንጫወታለን ማለት ነው ኳስ እንጫወታለን። ስለዚህ አንደኛው እና በዋናነት የምወደው የስፖርት አይነት እግር ኳስ ነው ከሌሎቹ ጋር በምንም አላወዳደረውም። እግር ኳስ ስል ቀደም ብዬ እንደተናገርኩት እግር ኳስ መጫወት እግር ኳስ መጫወት ሙሉ ቡድን ላይሆን ይችላል። ህጉ እንደሚፈቅደው አስራ አንድ ሰው ወይም አስራ ሁለት ሰው ሆኖ ላይሆን ይችላል ግን ደግሞ በሚፈለገው ልክ ወይንም በምንፈልገው በሚያዝናናን መልኩ በተገኘው ሰው ልክ በረኛ ተከላካዮች አማካዮች አጥቂ አድርገን አመቻችተን። ኳስ መጫወት በተለይ በተለይ ቅዳሜና እሁድ ሲሆን ጠዋት ጠዋት። ከጓደኞቻችን ጋር ፕሮግራም ይዘን አመቻችተን ወይም ሰአቶችን አስተካክለን። በጋራ የምንከውነው ነው የሚሆነው የከሰአት ስራችን ደግሞ የሚሆነው ቀደም ብዬ እንዳነሳሁት በተለያዩ በተለያዩ እርከን የሚካሄዱ ውድድሮችን በተለይ በተለይ የምንደግፋቸውን ቡድኖች የእነሱን እግር ኳስ ማየት። አንድ የምወደው ስፖርት ስለሆነ ይሄንን ነው ማንሳት የፈለኩት አመሰግናለሁ

መንዳት ትችላለህ ወይ ነው የሚለው? መንዳት አዎ አሁን ላይ በደንብ እችላለሁ። መንዳት ስል ምንድነው? የተለያዩ አይነት ተሽከርካሪዎች አሉ እንደሚታወቀው ከአነስተኞቹ ብስክሌት። ወይም ሳይክል ሞተር በተለያየ ደረጃ ያሉ የቤት መኪናዎች አሉ። ለመንቀሳቀስ የምንጠቀምባቸው ባጃጆች እንደዚህ አይነት መኪኖች አሉ። ከፍ ስንል ደግሞ ሃምሳ ስልሳ ሰው ይዘን የምናንቀሳቅስባቸው አይነት ትልልቅ ባሶች አሉ። ከፍ ስነ ደግሞ እቃ የምናጓጉዝባቸው የእቃ መኪናዎችም አሉ። እንደሚታወቀው ስለዚህ መንዳት አንድ ሰው ነዳ ማለት ሁሉንም ቻለ አይደለም። እንደሚታወቀው መንዳት ስንል ሁሉንም አይነት ተሽከርካሪዎችን ማሽከርከር ላይሆን ይችላል። ግን መሰረታዊ ነገሮችን ማወቅ አለበት። መንዳት ስንል ስለዚህ መንዳት ስንል ቢያንስ መሪ እንዴት ነው የሚዘወረው ወይንም እንዴት ነው የሚሽከራከረው? እንዴት ነው መኪናው የሚነሳው? ስንታጠፍ ምንድነው ማድረግ ያለብን? የትኞቹን ህጎች ማክበር አለብን? በምንጓዝበት ሰዓት መብራቶች ሲበሩ ምን ማድረግ አለብን? እነዚህ እነዚህ ነገሮች በመሰረታዊነት ማወቅ አለበት። ስለዚህ መንዳት ትችላለህ የሚለው አዎ መንዳት እችላለሁ። መንዳት የቻልኩት በምንድነው? በመደበኛው መንገድ ያ ማለት በትክክል ተምሬ መንጃ ፍቃድ አውጥቼ ያው መንጃ ፍቃድ ለማውጣት እንደሚታወቀው ማረጋገጫዎቹ ያስፈልጋሉ። አንደኛ የተግባር ፈተና አለ። ሁለተኛ የጽሁፍ ፈተና አለ። የተግባር ፈተና አንድ ሰው ማሽከርከር ይችላሉ መኪና አስነስቶ ወይም ተሽከርካሪ አስነስቶ ከቦታ ቦታ መንቀሳቀስ ይችላሉ የተለያዩ ችግሮች ቢያጋጥሙት እነዛን ችግሮችስ በሚገባ ማለፍ ይችላል። ወይ በተጠና መልኩ አደጋ ሳይፈጥር እነዚህ እነዚህን በተግባር ይፈተናል። እንደሚታወቀው ሁለተኛው ደግሞ የተለያዩ ህጎች አሉ። እንደሚታወቀው የተለያዩ ትራፊክ ህጎች አሉ። እነሱን የትራፊክ ህጎች ተግባራዊ አድርጎ ወይንም በሚገባ ተረድቶ ያሽከርክራል ወይ በትክክል ተሽከርካሪዎችን መንገድ ላይ የሚቀመጡ ህጎችን ያውቃል ወይ የሚለውን ደግሞ በምን ይመዘናል። የጽሁፍ ፈተና ይሰጣል የጽሁፍ ፈተና ይሰጣል። ስለዚህ የጽሁፍ ፈተናውን ካለፈ አንድ ሰው መንገድ ላይ የሚቀመጡ መስመሮች ይኖራሉ መንገድ ላይ የሚቀመጡ ምልክቶች ይኖራሉ መንገድ ላይ የሚቀመጡ መብራቶች ይኖራሉ እነሱም በሚገባ ተረድቷል ማለት ነው። እነሱ ጋር የተያያዘ ጥያቄ ነው የሚፈተነው። ስለዚህ በዛ መልኩ አንድ ሰው መንዳት ይችላል ተብሎ ማረጋገጫ ይሰጠዋል ማለት ነው። ማረጋገጫ ይሰጠዋል ማለት ነው። ስለዚህ መንዳት ለመቻል አንድ ሰው እነዚህን ሁሉ ደረጃዎች ማለፍ አለበት። የጽሁፍ ፈተና ማለፍ አለበት። የተግባር ፈተና ማለፍ አለበት። እነዚህን አሰላስሎ ሁለቱንም አንድ ላይ አደርጎ ምን ማድረግ ይችላል ማለት ነው። አንድ ሰው መንዳት ይችላል ማለት ነው። ስለዚህ መንዳት ትችላለህ ለሚለው ጥያቄ አዎ መንዳት እችላለሁ። በሚገባ አሁን ላይ ተሽከርካሪ ቢስጠጣኝ ከአንድ ቦታ ወደ አንድ ቦታ ሰዎችንም ይሁን ራሴን ማንቀሳቀስ እችላለሁ። እቃዎችንም ከቦታ ቦታ መጓጓዝ እችላለሁ ማለት ነው። ስለዚህ በዚህ እርሰ ጉዳይ ሁሪያ ይሄን ነው ማንሳት የፈለኩት አመሰግናለሁ